ልዩ ችሎታክ ምንድነው? የኔ ልዩ ችሎታ ነው ብዬ የማስበው ፋሽን ፋሽን ላይ ለምሳሌ ፀጉር መስራት ላይ ጎበዝ ነኝ ብዬ አስባለሁኝ። እና እዛ ላይ እየሰራሁበትም ስለሆነ ችሎታዬ ነው ብዬ የማስበው። ፀጉር ማስተካከል የሴቶችን ፀጉር ማስተካከል ከሽሩባ ጀምሮ እችላለሁ። እና አሁንም ችሎታዬ እሱ ነው ብዬም ስላሳብኩኝ እየሰለጠንኩኝ እገኛለሁ። ከዛ ባለፈ ትምህርት ላይ እንኳን ያው ብዙም አይደለሁም በተማርኩበትም እየሰራሁበት ስላልሆነ። ያው አንዳንዴ በቃ ይሄ ነገር መክሊቴ ነው ብለን የምናስበው ነገር አለ አይደል? እና የኔ መክሊትም ፀጉር መፈሸን ነው ብዬ ስላሰብኩኝ። እዛ ላይ እየተሰለጠንኩኝ እገኛለሁ። እንዲሁም ከድሮም ጀምሬ ከሲስተር ጋር እርስ በእርስ እንሰራራ ነበረ። ፀጉር እና ፀጉር መስራት ነው የኔ ችሎታ ብዬ የማስበው እንጂ ሌላ የተለየ ችሎታ የለኝም። ለምሳሌ አሁን እህቴ እንትን ትላለች ዘፈን ትዘፍናለች እና ድምጿ አሪፍ ነው ያ ለሷ ችሎታዋ ነው ብዬ አስባለሁ። በጣም ጎበዝ ናት ስትዘፍን። ድምጿም ያምራል በዛ ላይ ብትሰለጥንበት ከዚህም የበለጠ የሆነ ደረጃ ትደርሳለች ብዬ አስባለሁ ማለት ነው። እና እኔ የተለየ ችሎታዬ ያው ቅድም እንዳልኩት ፀጉር መስራት ላይ ጎበዝ ነኝ። እና እሱ ላይ እንትን እያልኩኝ እገኛለሁ እሱን ለማዳበር እየሰራሁኝ እገኛለሁ በዛ ዙሪያ ማለት ነው። እና ሌላ እንኳን ያን ያህል የምሰራውም ስራ የለኝም ማለት ችሎታ የለኝም ከዛ ውጪ

የቤትክ ጣሪያ በምን የተሰራ ነው? የኛ በ ይመስለኛል ኮምፐርሳቶ ነው። በኮምፐርሳቱ የተሰራ ነው የእኛ የቤት ጣሪያ እና ያረጀ ነው። ምክንያቱም የኮምፐርሳቱ የቤት ጣሪያ በጣም ከረጅም ጊዜ በፊት የነበረ ስለሆነ። ያረጀና እየተሰነጣጠቀ ያለ ነው እና እንደ ፈጣሪ ፈቃድ። ያው እናስተካክለዋለን ብለን እናስባለን። ምክንያቱም ትንሽ በቆየን ቁጥር እላችን ላይ ሊወድቅ ይችላል ብለን እያወራንበትም ነበረ። እንደ አጋጣሚ ሆኖ እና የኛ የቤት ጣሪያ ከኮምፐርሳቱ የተሰራ ነው። እሱን አንስተን እንደገና አሁን አዲስ ዘመናዊ የመጡ ኮንቨርሳቶ እቃዎች አሉ እና በዛ ለመስራት እያሳብን እንገኛለን። እና የኛ የቤታችን የኮምፐርሳቶ የቤታችን ጣሪያ ኮምፐርሳቶ ነው። ያ በድሮ ጊዜ ነበረ ሰዎች የሚጠቀሙት እና የኛ ቤትም የድሮ ከቢሶ ያው ከቢሶቼ ጋር ነው የኖርኩት። የምገኘው እኔም እና የበድሩ ጊዜ ያሳሩት ነው እስካሁን አልተቀየረም። ያው እንደ ፈጣሪ ፈቃድ እንቀይረዋለን ብለንም እናስባለን። ምክንያቱም እያረጀና እየተሰነጣጠቀ ስለሆነ እላያችን ላይ ቁጭ እንዳልን ፈርሶ ሊወድቅም ስለሚችል ማለት ነው።

ከደንበኞችህ ጋር ትሰራለህ? አዎ አብዛኛው ጊዜ ደንበኛን አያያዝም እችላለሁ ብዬ አስባለሁ። እና እኔ ገዢ ሆኜ ነው እንትን የምለው እና ደንበኞቼ የሱቁ ደንበኞቼ። አሉኝ ሰፈር ላይም እንደዚህ ወጣ ብዬ ልብስም ስገዛ የተለያዩ ደንበኞች አሉኝ እና አያያዝም እችላለሁም ብዬ አስባለሁ። እና ከእነሱ ጋር ነው የተለያዩ ነገሮችን የምገዛው እና አያያዝ ላይ ጎበዝም ነኝ ብዬ ስለማስብ። ምክንያቱም ወደፊት የሆነ የራሴ የሆነ ስራ ሲኖረኝ ደንበኞች እንዴት መያዝ እንዳለባቸው እና አንዳንድ ነገሮችን ከእነሱ ከደንበኞቼ ተምሬያለሁ ብዬ አስባለሁ። እና ከእነሱ ጋርም አሪፍ የሆነ ቀረቤታ ነው ያለኝ። እንዴት እንደሚሰሩ ይነግሩኛል አንዳንድ ታሪኮችን ያጫውቱኛል እናም ያን ያህል በዋጋም አልጎዳቸውም። እነሱም በርግጥ ግን አሁን አንዳንድ አንዳንድ አንዳንድ ነጋዴዎች ደንበኜ ናት ትገዛኛለች የግድ ምናምን ብለው ስለሚያስቡ ደንበኞቻቸው ላይ የዋጋ ጭማሪ አድርገው እንትን ይላሉ ለመሸወድ ይሞክራሉ። እና እንደዛ እንዳልሆን ብዬ ቀድሜ ሌላ ቦታ ዋጋ አጣርቼ ነው ደንበኞቼ ጋር የምሄደው። ግን ያው ብዙ ሚኒ ጥርጣሬ ነው እንጂ መጠርጠር አይከፋም በሚለው ነው እንጂ። እነሱ ያን ያህል እኔን ለማጭበርበር እንትን ብለውም አያውቁም። እና እንደዚህ ባይሆንስ ብዬ በኋላ ላይ ከምጠራጠራቸው። ያው አሪፍ እቃ ይሰጣሉ ነገም ተመልሰን እንደምንመጣ ስለሚያስቡ አሪፍ እቃም ይሰጣሉ ከዋጋማ አኳያ አስተያየት አድርገውም ይሰጡናል። ግን እንትን ማለቱ አይከፋም ብዬ አስባለሁ መጠርጠሩ አይከፋም ብዬ ስለማስብ። ልክ ወደ እነሱ የምፈልገውን እቃ ለመግዛት ወደ እነሱ ከመሄዴ በፊት ሌላ ጋር ዋጋ ቼክ አደርጋለሁ። አንዳንድ ሰዎች ባለጌ ሰዎች አይጠፉም እንደዚህ የሚያደርጉ ሰዎች እና ያው ከሰውም ወሬ አኳያ ነው እኔም እንደዚህ ቼክ እያደረኩ መሄድ የጀመርኩት። ደንበኛዬ ነው ብለሽ እንደዚህ በነፃ ብር አስረክበሽ አትምጪ። እነሱ ናቸው እንደዚህ እንደዚህ ያደርጋሉ ምናምን ስለሚባል። ያው መጀመሪያ ቼክ አደርጋለሁ ከዛ በኋላ ከራሳቸው ጋር ሄጄ ወይ አስተያየት አድርገው በቅናሽ ይሸጡልኛል ወይ ባጣራውት ዋጋ አይነት ይሰጡኛል ማለት ነው። እና ደንበኛ አያያዝ ላይ ጎበዝ ነኝ ምናልባት እኔም ወደፊት ነጋዴ ልሆን እችላለሁ የተለያዩ ደንበኞችን ላፈራ እችላለሁ ብዬ ስለማስብ። ጥሩ ቀረቤታ ነው ያለኝ ከእነሱ ጋር። ፈጣሪ ፈቅዶ ወደፊት እኔም የራሴ የሆኑ ከስተመሮች ይኖሩኛል ብዬም አስባለሁ። እና ደንበኛ የሚያዘው በቃ በስርዓት ካስተናገድን። የሚፈልጉትን እቃ የምናቀርብላቸው ከሆነ ምናልባት እንኳን የሚፈልጉት እቃ እንኳን ሳይኖር ቀርቶ ውይ እዚህ ይኖራል ብዬ አስቤ ነበረ ደንበኞቼ ስለሆናችሁ ምናምን ብሎ እንኳን ቢሄዱ። አይ ይሄ የፈለጋችሁት እቃ እንዳለ ሆኖ ይሄ እኮ ከዚህ ይበልጣል በቃ አሳምኖም። መሸጥ ሊሆን ይችላል ያው ጥሩ እቃ ጥሩ እቃ ሲሆን ነው የሚሸጠው። ግን ደግሞ ያው ማሳመንን የተለየ የአሻሻጥ አይነት ነው ብዬም ስለማስብ። ወደፊት የሚኖሩኝን ደንበኞች በስርዓት ለመያዝም አስባለሁ። እስኪ የሆነ ነገር ይኑረኝ መጀመሪያ ብዬ አስባለሁ ግን ደግሞ አሁን ላይ ያሉኝ ደንበኞች አሉ እንደዚህ ሻጮች። ከሰፈርም ሊሆን ይችላል ከሱቅ ላይም ሊሆን ይችላል እኮ የ እንደዚህ የተለያዩ አገልግሎት የማገኝባቸው የተለያዩ ሻጮች አሉ። እና ከእነሱ ጋርም የተለያየ እንትኖችን እወስዳለሁ የተለያየ አሻሻጥ ሊሆን ይችላል። እንዴት ብለው ደንበኛ እንደሚይዙ? አንዳንዶች በስርዓት እንኳን ተነስተው ይሄንን እስኪ አሳየኝ እያልናቸው እያለም የለም የሚሉ አንዳንድ ሻጮች አሉ። አንዳንድ ነጋዴዎች እና ያ ደንበኛ አየያዝ ጥሩ አይደለም ነው ብዬ አላስብም ምክንያቱም እኔ እንደዛ ያለኝ ሰው እያየሁት ከሆነ ይሄውና እኮ እቃው ለምንድነው ምናምን ብዬም ልጠይቅ እችላለሁ። ግን ደግሞ አንዳንድ ሰውም እንዲሁ ስራ ሲፈታ ሄዶ ገበያ ላይ ያለ እቃ ያጣራል ላይገዛ። ከዛም ድካም የተነሳ ይመስለኛል እና እንደ ሰልቹ ሆኖ ምናምን አይ የለም ምናምን ይላሉ። እና ወደፊት እኔ እንደዚህ እላለሁ ብዬ ማለት ነው። ምክንያቱም ባይገዙኝ እንኳን ባትገዙኝ እንኳን ጠይቁኝ ይላሉ። አንዳንድ ነጋዴዎች እና ከነዛ መካከል አንዷ እኔ ነኝ። እና ለማሳየት እጥራለሁ በቻልኩት አቅም ለፍቼ ደክሜ አንድን ነገሮችን እንትን ፈቃደኛ ባ

ቀልድ መናገር ትወዳለህ አይ እኔ ቀልድ መናገር አልወድም። ብዙ ጊዜም ቀልጄ ለመቀለድ ሞክሬ አውቃለሁ ግን ደግሞ ሳክቶልኝ አያውቅም። ምክንያቱም ያቀልድ እኔን በጣም አስቆኝ ለሌላ ሰው ስነግረው ያው እንደ ቀልድ አያዩትም ይመስለኛል። ቀልድ ስትናገር የሆነ ለዛ ነገር ያስፈልግሃል ያነጋገር ለዛ የሚባለው ነገር እና ያ ነገር የለኝም ብዬ ነው የማስበው። ብዙ ጊዜ ሞክሬ አውቃለሁ በርግጥ ለመናገር ግን ደግሞ አይሳካልኝም ብዙም ሰው ወዶት አያውቅም ምናምን የሚያስቃው ነገር እኔ በጣም አስቆኝ። እንደዚህ እንደዚህ ብዬ ስነግራቸው ወይ እየሳኩኝም እነግራቸዋለሁ ወይ ደግሞ በቃ እንደ ተረት ተረት ነገር አድርጌ ስለምነግራቸው ይሆናል። እና ብዙም አይወዱትም። በሌላ ሰው ሲሰሙት ያው ሊያስቅ ይችላል ልክ እኔ እንደሰማሁት ግን እኔ ላይ ቀልድ ብዙም አያምርም ብዬ ነው የማስበው። እና ከመናገር ይልቅ ቀልድ ማዳመጥ በጣም ነው የምወደው። ቀልድ የሚቀልዱ ሰዎች በቃ እንዲህ ተካኑበት አላቸው አሉ። ልክ በቃ ኮም ኮሜዲ የሚባሉ አይነት ልጆች አሉ። እና በፊት ላይ እንደውም በጣም ጓደኛ ነበረኝ እንደዚህ ቀልድ የሚያወራ በጣም ነው የሚያስቀኝ። ምናምን በአንድ ክላስ ነበርና ከጎኔ ነበር የሚቀመጠው እና በጣም ቀልደኛ ነው። በጣም ይችልበታል ምናምን ግን እኔ እየሰማሁ ከመሳቅ ይልቅ በቃ ሌላ እኔም ብዬ ቀልድ አለኝ ምናምን ብዬ ተናግሬ አላውቅም። ያው አልችልበትም ማለት ነው። ቀልድ መናገር እና ብዙ ጊዜ አዳምጣለሁ የሚቀልዱ ሰዎችም ያስቁኛል ከማሳቀም አልፎ በቃ ያዝናኑኛል። ሳያቸው ሁላ ሳቂ የሚመጡ ልጆች አሉ የሚመጣብኝ። ልጆች አሉ እና በቃ ሲቀልዱ እኔን ብቻ አይደለም በቃ የማይስቅ ሰው ሁላ የሚያስቁ ሰዎች አሉ የተካኑበት በዚህ በዚህ ዘዴ የተካኑበት ሰዎች አሉ። እና በእነሱ በጣም ነው በቃ ደስ የሚለኝ እሰቃለሁኝ ምናምን ግን እኔ እንደዚህ ቀልጄም አላውቅም ቀልድም ያው ተሳክቶልኝ አያውቅም። እና ብዙ ጊዜ እቀልዳ እቀልዳለሁ ማል እቀልዳለሁ ማለት አልችልም። ምክንያቱ ደግሞ ያው ቅድም እንደተናገርኩት ነው ቀልድ አያምርብኝም ያው ብናገርም በጣም የሚያስቅ ቀልድ ሆኖ እንኳን ፈገግ ላይሉልኝ ይችላሉ እኮ። ከዛ ከዛም አኳያ የተነሳይ በቃ አያምርብኝም ብዬ ራሴን አሳምኜ። ያው ቀልድ ከማያምሩባቸው ሰዎች መካከል እገኝበታለሁ ማለት ነው። እና ብዙም ቀልጄ ሰውን ያሳኩበት ሰዓት ብዙም ደስ ትዝም አይለኝም ከሰው እንኳን በጣም አስቆኝ ምናምን የሰማሁትን ቀልድ። ቤት ሄጄ ሊሆን ይችላል ወይ ለእህቴ ሊሆን ይችላል። ሄጄ እንደዚህ እንደዚህ እንደዚህ ብዬ ልቀል ስቀልድላቸው ያው አይስቁም እውነት ለመናገር እና አይ በቃ ቀልዴ አያስቅም ብዬ ነው የማስበው። ምክንያቱም ቀልድ ቀልድ ሳይሆን የሚያስቀው አነጋገሬ ነው። አነጋገር ወሳኝ ነው የፈለገ የሚያስቅ ቀልድ እንኳን ኖሮክ ዘዴውን ካልቻልክበት እንዴት እንደሚቀለድ ሰው እንዴት ማሳቅ እንደሚቻል ካላወቅክበት አነጋጋርህ ዝም ብሎ አይነት ከሆነ የትኛውም ሰው ይሄ ቀልድ ነው ብሎ ሊሰቀልህ አይችልም። እንደውም ሊያሾፉብህ ሁላ ይችላሉ እና እኔ አብዛኛው ጊዜ ተሽፎብኝም ያውቃል አሁን ይሄ ቀልድ ነው ቀልድ ነው እነሳቅልሽ አይነት ነገርክ ይሉኛል ማለት ነው። እና ብዙ ጊዜ እኔ ቀልጄም አላውቅም። ቀልጄም ሰው ስቆልኝ ወይ ደግሞ ይሄ ቀልድ ነው ብለው አምነውልኝም አያውቁምና ብዙ ጊዜ ሰውን አላሳምንም አሳምኜም ፈገግም ላስበል አልችልም ማለት ነው። ከ እንትን ይጠይቃል ይሄም ዘዴ ይጠይቃል የራስህ የሆነ ተሰጥኦ እንዲኖርክ ያደርጋል። ያው ኮሜዲ ከኮሜዲ አይነት ዘርፍ መሳተፍ አለብህ። ቀልድ ሰናግረህ ሰውን ለማሳቅ እና ያው ቀልድ እኔ ብዙ ጊዜ በጣም የተለያዩ ቀልዶች ያስቁኛል። ግን ደግሞ እኔ ተናግሬ ሰውን ማስፈገግ አስብዬ አላውቅም። የተለያዩ ቀልዶችን አንኳ አኳያ እንኳን እኔ በጣም ስቄበት አሁን ዛሬ ያየሁት ቀልድ ምናምን ብዬ እኔ ወይ ሳቂ ቀድመኛል በቃ አነጋገር የሚባለውን ነገር አልችልበትም ማለት ነው። እንትኑ የለኝም ልሙዱም የለኝም እንዲት እንደሚቀለድ ምናምን ያው እየተናገርኩኝ በቃ ሳቄ ስለሚይዘኝ ሊሆን ይችላል። ገና ተናግሬ ጨርሼ ከዛስ ሊሆንም ይችላሉ ምክንያቱም እየሳኩኝ ስለማወራ እነሱ ደስ አይላቸውም ብዙ ጊዜ አስደስቼም አላውቅም። ሰው ቀልድ ተናገሬ ግን ደግሞ እኔ ቀልድ በማዳመጥ በጣም ነው የምወደው በጣም ነው የሚያዝናናኝ። ሁል ጊዜ ከጎኔ ያው የሚቀመጠው ልጅ ቅድም እንዳልኩት ሁልጊዜ ነው የሚያስ

ወደ ስራ በሰአቱ ትደርሳለህ? አዎ በሰአቴ ነው የምገኘው። ምክንያቱም ደግሞ ያው ያረፈደ ሰው ምን እንደሚደርስበት ስለማውቅ ማለት ነው እባረራለሁኝ ብዬ ስለማስብ። በጊዜ ነው ተነስቼ ለመድረስ የማስበውም የምደርሰውም በጊዜ ነው። ያው ታክሲ ላጣ እችላለሁ። በቃ አንድ ነገሮች ሊያጋጥሙኝ ይችላሉ ብዬም ስለማስብ። ከቤት በሌሊት ነው የምወጣው። ማታ በጊዜ ለመተኛት እሞክራለሁ ከዛ ግን ጠዋት ደግሞ በጊዜ ለመነሳት እሞክራለሁኝ ማለት ነው። በጊዜ ተነስቼ በጊዜ ለመድረስ እሞክራለሁ። ግን በፊት ትምህርት በምማርበት ሰዓት በጣም አርፋጅ ከሚባሉ ተማሪዎች መካከል አንዷ ነኝ። ሁል ጊዜ ማስጠንቀቂያ ይሰጠኛል ሁሌም ማለት ይቻላል። ግን ደግሞ አንድም ቀን ያንን ማስጠንቀቂያ ከቁም ነገር ቆጥሬው አላውቅም። እንዴት ነው? አሁን ሰዓት ይሄን ትምህርት ጨርሰሽ ስራ በምትይዢበት ሰዓት እንዴት ነው? ሁል ጊዜ እንደዚህ እያረፈድሽ ማን እንትን ይልሻል ማን ይቀጥርሻል ምናምን ምናምን ይሉኛል። ግን ያው አሁን ላይ እግዚአብሔር ይመስገን። ሰፈሬም እሩቅ ነው በእርግጠ እንደውም ድሮ ትምህርት ከመማርበት ሰፈር ይልቅ ያሁኑ ራቅ ያለ ነው። ብየም አስባለሁም ራቅ ያለም ነው ሁለት ፌርማታ ነው የምጠቀመው። ከአንዱ ቤት ወጥቼ ታክሲ አግኝቼ እንኳን ቶሎ እንኳን አገኘው ብዬ ደስ ብሎኝ እዛኛው ሁለተኛው ፌርማታ ጋር ስደርስ ረጅም ሰልፍ ሊጠብቀኝ ይችላል። ያን ያንን ሁሉ የማልፈው ያው ከስራ ለማስጠንቀቂያም ልባረር እችላለሁ ብዬ ስለማስብ በጊዜ ለመድረስ እሞክራለሁ ማለት ነው። ያው ታክሲ እንኳን ባጣ የተለያዩ አማራጮችን እየተጠቀምኩኝ ወደ ስራ በጊዜ ለመግባት ነው የምሞክረው። ምክንያቱም ያው ከተባረርኩኝ ደግሞ ሌላ ስራም ለማግኘት ከባድ ነው ብዬ ስራ የማስብ ነው። እና አሁን ላይ ሳስበው እንዴት በቃ ድሮም ትምህርት ላይ ያን ያህል ፍላጎት የለኝም ማለት ነው። በጊዜ ለመገኘት እንጂ እንደዚህ ከልቤ ፈልጌው ቢሆን ኖሮ ቶሎ በጊዜ ለመድረስ ፈልጌ ቢሆን ኖሮ ያው ቶሎ እደርሳለሁ ብዬ አስባለሁ። ያ ሳላርፍድ ማለት ነው ብዙ ጊዜ ክላስ ያስቀጡኛል። አንዳንዴ ልክ በር ሊዘጋ ሲል እደርሳለሁ አንዳንዴ ደግሞ ከተዘጋ በኋላ የአርፋጆች የሚቀጡት ቅጣት አለ። አንድ ክፍል ለጊዜ ሙሉ ያው ወይ መጽሐፍ አንብቡና ያንን ያነበባችሁትን መጽሐፍ አቅርቡልን እንባላለን ወይ ደግሞ ከተማራችሁት ላይ ያው ምንም አይነት ደብተር ሳትይዙ ወረቀትና እስክርቢቶ ይሰጠናል የሆነ ቶፒኩን አብራሩልን የፈለጉትን እነሱ ዛሬ ባዮሎጂ ከሆነ ነገ ፊዚክስ ሊሆን ይችላል። የተለያዩ የትምህርት አይነቶችን እዚህ ጋር አብራሩልን ብለው። ወረቀትና እስክርቢቶ ይሰጡናል ደብተራችንን እንቀማለን እና። በዛ ሰዓት ምንም አይነት ምንም አይነት የትምህርት እንትኑ ከሌለን። ድጋሚ ደግሞ ሌላ ፔሬድ እንቀጣለን ሁለት ፔሬድ ሁለት ክፍለ ጊዜ አቋርጠን ነው ማለት ነው እንትን የምንለው። እና ያ ያ ነገርም አያሳቅቀኝም ማለት ይቻላል አብዛኛው ጊዜ በቃ። አንድ ክፍለ ጊዜ ባልቀጣም ልክ በሩ መዘጋት ሲጀምር ነው ሮጬ የምገባው እና ሁሌ አርፋጅ ነኝ። ብዙ ጊዜ ማስጠንቀቂያ ይሰጠኛል ስሜ ይመዘገባል ቤተሰብ ጋር እንደውላለን ምናምን ይላሉ ግን። በቃ እንደዛም ሆኖ አንድ ሳምንት ባሻሽል ነው ቀጣይ ሳምንት ላይ ደግሞ ያው ድጋሚ እንደዛ ማድረጌን አልተውም ማለት ነው። በፊት ላይ ሰዓት አላከብርም ነበር በጣም አንዳንድ ነገሮች ላይ ከጓደኞቼም ጋር። ልገናኝ እችላለሁ ምናምን በቃ ሰዓት አክባር አልነበርኩም አሁን ግን እግዚአብሔር ይመስገን ያው እባረራለሁም እንዴት ብዬ ራሴን አስተዳድራለሁም ብዬ ስለማስብ ይመስለኛል። ሀላፊነትም እየመጣ እየመጣ እና ሀላፊነቴንም ለመወጣት እንትን እያልኩኝ ይመስለኛል አሁን ላይ በስያለሁ አድጌያለሁ። ብዬ አስባለሁ። በጣም ሰዓት አክባሪ ነኝ በጣም ስራዬን እወዳለሁ እና። ልክ በመግቢያ ሰዓት ነው ወደ ስራ ልገባ የምችለው እና። ልክ እንደውም ማርፈድ አልወድም በጊዜ ለመገኘት ነው ሁልጊዜም እንትን የምለው ማለት ነው

የድርጅቱን ባህል ትወደዋለህ? እኔ አሁን ላይ ስራ ላይ አይደለሁም። እና የትኛውም ድርጅት ተቀጣሪም አይደለዉም። እና ምን አይነት ባህል እንዳላቸውም አላውቅም ለጊዜው። እና ያው የሚወደድ ባህል ሊኖር እንደሚችል ሁሉ አይ ይሄንን ባያደርጉ ብለን የምናስባቸው በኋላዎች ሊኖሩ ይችላሉ። ያው እኔ ግን ገና እየተማርኩኝ ነው። ግን ያው የትምህርት ቤታችን ያው እንደ ድርጅት ነው አይደል ትምህርት ቤትም የተለያዩ በሀሎች አሉት። በአርፋጅ አይወዱም። የተለያዩ አለባበሳችን እንዲስተካከል ይፈልጋሉ። ሴቶች ከጉልበት በታች የሆነ ልብስ ነው እንዲለብሱ የሚፈልጉት። ከላይም ቲሸርት አጭር ስር በቃ ሰውነት የሚያሳይ ነገር። እንድንለብስ አይፈልጉም የተለያዩ ህጎች አሏቸው እና ይሄንን ባህል ካላከበርን ያው በማስጠንቀቂያ ያስፈርሙናል ከዛም በኋላ ቀጥታ ወደ ማበረር ነው የሚሄዱት ማለት ነው። እና ይሄ ይሄ ነገራቸውን እወድላቸዋለሁ። ያው ማንኛውም ሴት ፀጉራችንን ያው እንደፈለግን መጠቀም እንችላለን ግን አለባበስ ላይ እንደዚህ ማድረጋቸው ጥሩ ነው። ያው ትምህርት ቤትም እንደሆነ ስለሆነ ማንኛውንም ልብስ ለብሶ መግባት አይቻልም። ከአጭርም ሆነ ከላይ ደግሞ ሰውነት የሚያሳዩት ቲሸርት ልብሶችም መልበስ አንችልም። ወንዶች ደግሞ እንደዚሁም ፀጉራቸው ከፍ አድርገው ማሳደግ አይችሉም። እና እንደዚህ የተቆራረጠ ልብስ መልበስ አይችሉም ሱሪያቸው የተተለተለ ማለት ነው። ያያ በቃ የተለያዩ ባህሎች አሏቸው ከአርፋጅም ስንሆን እንደዚሁ አያስገቡንም። ልክ ሰዓት ሲደርስ በሩ ይዘጋል። ያ ሰው ፈተናም ቢሆን ይችላል የተለያዩ ነገሮች በቃ ከግቢ ውጪ ከሆነ ተመልሶ ተከፍቶ መግባት አይችልም ማለት ነው። እና የተለያዩ ባህሎች አሏቸው የተለያዩ ህጎችን ያወጣሉ እና እነዛን ህጎች በመመሪያው መሰረት መተግበር አለብን

በእጅ የሚሰራ ስራ ታደርጋለህ? አዎ በእጅ የተሰሩ የዳንቴል ሾራቦች እወዳለሁ። እና አሉኝ አንድ ሁለት የሚሆኑ አሉኝ በእርግጥ አሁን ላይ ብዙ ሰው እየለበሰውም አይደለም ፋሽኑም አልፏል ይባላል ግን ደስ ይለኛል። እኔ እለብሳለሁ በእጅ የሚሰራ የሹራብ አይነቶች አሉኝ ከአንድም ሁለት አሉኝ እና በጣም ነው የምወዳቸው ደስ ይሉኛል። እና ደስ ይሉኛል እሱም ከዛ ባለፈ ደግሞ በእጄ የሚሰሩ የተለያዩ ስራዎች አሉ ከሽመና ጀምሮ የተለያዩ የጥበብ አልባሳት እነሱንም እለብሳለሁ። ልክ በዓል ሲሆን ያው የኢትዮጵያ ካልቸር ነው። ነጭ ልብስ የሚለብሱት ልክ በሽመና አሰርቶ የተለያዩ ዲዛይነሮች የሚሰሩ የጥበብ አይነቶች አሉና እነሱን እለብሳለሁ። ያው በጣም ነው ደስ የሚለኝ እነሱም አደርጋለሁ። እና የተለያዩ የእጅ ስራዎች አሉ ከማድረግ አልፎ ደግሞ እኔ እሰራለሁ። ዳንቴል እሰራለሁ ለእናቴ የተለያዩ ዳንቴል አይነቶችን ሰርቼ አቅርቤላታለሁ ማለት ነው። እና በጣም ነው ደስ የሚላት። ምክንያቱም ውጪ ላይ ሰርተው የሚሸጡ ሰዎች በጣም ውድ ነው። እና ያንን ለመግዛት ከመግዛት ይልቅ ሙያው ካለሽ ስሪ ትለኛለች። እኔ እንደውም አብዛኛው ጊዜ ሰነፍ ነኝ እሺ ብዬ አልሰራላትም። ግን ያው ወጥቶ ለመግዛት ገንዘብ ውድ ሆኖ ሳገኘው እንደገና ደግሞ ልክ በፈለግነው ዲዛይን እና እርዝመት ላይሰራ ይችላል። ያ ተዘርግቶ የሚሸጠው ማለት ነው እና እኔ እሱንም እሰራለሁ። የዳንቴል ስራዎችም የእጅ ስራ ከሚባሉ መካከል አንድ ስለሆኑ እሱንም እችላለሁ እና እሱንም እሰራለሁ። ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ? ይላል ጥያቄው እኔ አብዛኛውን ጊዜ የማደርገው ዝናብ ሲዘንብ መተኛት ነው። ያው ቀንም ሊሆን ይችላል ወይ ማታ በሚዘንብ ሰዓት ተኝቶ ማዳመጥ ደስ ይለኛል ድምጹን እና ዝናብ በጣም ነው የምወደው። ከዛ ባለፈ ደግሞ ማልተኛ ከሆነ ሻይ አፈላለሁ። ለኔ ብቻ ሳይሆን ያው ቁጭ ነው የምንለው አይደል ዝናብ ሲዘንብ ስራ መስራት ምናምን ይከብዳል። እና ሁሉም ቁጭ በሚል ሰዓት ሻይ አፈላለሁ። ያው እሱን እየጠጣን ያው ቲቪም ላይኖር ይችላል ዝናቡ ሀይለኛ ከሆነ ንፋስ ምናምን ስለሚኖረው እና። ዝናብ ሲዘንብ አብዛኛው ጊዜ ወይ ተኛለሁ ወይ ደግሞ ሻይ አፍልተን ከቤተሰቦቻችን ጋር እየጠጣን እናወራለን ማለት ነው። እና ዝናብ በጣም ነው የምወደው እንደዚህ መሯሯጥ ምናምን ድሮ ልጅ እያለሁ እሯሯጥ ምናምን ነበር አሸንዳ ላይ ሄጄ ቆም ነበረ። ምናምን አሁን ግን ያው አደኩኝም ብዬ ሊሆን ይችላል እና ሽፍንፍን ብዬ ተኝቼ ዝራቡን ማዳመጥ ነው የምወደው። በዝናብ መተኛት በጣም ነው ደስ የሚለኝ። ያው ቀን ላይ ካልዘነበ ስራ ቦታ ላይ ሆኜ ቤት ገብቼ ሲዘንብ በጣም ነው ደስ የሚለኝ። ምክንያቱም ስራ ቦታ ሆኖ ዝናብ ያው ጃኬትም ላንደርብ እንችላለን ብርድም ሊኖረው ይችላል እና ከዛ በኋላ ወደ ቤት ለመመለሱም ታክሲም ከጎርፉም አኳያ። ደስ አይልምና አብዛኛውን ጊዜ እኔ እንደውም የሚዘንበው ቤት ከገባው በኋላ ነው ማታ ማታ ነው። እኛ እኛ ያለንበት አካባቢ ዝናብ እሚዘንበው እና ያ ደስ የሚል ፊሊንግ ይሰጠናል ማለት ነው። እኛ ቤት በጣም ኖት ዝናብ የምንወደው። ማታ ሲዘንብ በተለኝ በቃ ተኝተን እናዳምጣለን ወይ ደግሞ ትኩስ ነገሮችን ወይ አጥቢት እና እንሰራለን ወይ ደግሞ ሻይ እናፈላለን። እና እንደዛ በማድረግ ነው የማሳልፈው

የትኛውን ወቅት ትወዳለህ? እኔ ክረምት ነው ደስ የሚለኝ ምክንያቱም ያው ክረምት ላይ ክላስ አይኖርም ቤት ነው የምንውለው እና የተለያዩ ኮርሶችን እንወስዳለን። ከዛ ባለፈ ዝናብ ወቅት ነው ዝናብ ሲዘንብ በጣም ነው ደስ የሚለኝ እና የተለያዩ ቦታዎችን በመሄድ ነው የማሳልፈው። ከእኛ ሀገር የተወሰነ ርቀት ላይ ሆኖ አክስቴ አለች እሷን ሄጄ እሷ ጋር አቀመጣለች። የተወሰኑ ጊዜያቶችን ወይ ደግሞ አያቴ ጋር የሆነ የሷም ወጣ ያለ ነው ወደ ገጠር ነው እና ገጠር ሄጄም አሳልፋለሁ። ለዛ ለዛ ይመስለኛል እኔ ክረምትን በጣም ነው የምወደው። ዝናብም እወዳለሁ እንደዚ ፀሀይማ ሆኖ ሙቀስ ሲሆን አይመቸኝም ብዙም ደስ የለኝም። ለዛ ክረምት የተለያዩ እንትን ከአያቴ ጋር በመሆን እርሻ ቦታ እሄዳለሁ አንዳንድ ነገሮችን በዛው አያለሁ ትምህርትም ወስጄበታለሁ። ያው እርሻ ቦታ መዋል በጣም ነው ደስ የሚለው። ከዛ እዛ ውለን ምሳ ተቋጥሮ ይመጣል እሱን እንበላለን እና አሪፍ ጊዜም የማሳልፈው ከትምህርት ውጪም ስለሆነ ቤትም አልሆንም። ያው ከቤት ውጪ አንዳንድ ነገሮችን በማድረግም ስለማሳልፍ ያንን ወቅት ሁልጊዜ ጓጉቼ ነው የምጠብቀው። ልክ ክላስ አልቆ ውጤት ሰምተህ ሊሆን ይችላል ውጤሽ አሪፍ ካልሆነ የትም አትሄጂም ሁላ ተብዬ ስላማቅ በስርዓት አጥንቼ አሪፍ ውጤት እንደማመጣ ራሴን አሳምኘው ፈተናዬንም በኮንፊደንስ ነው የምሰራው። እና ልክ ውጤት ከመጣ በኋላ ወይ ቅድም እንዳልኩት አክስቴ ጋር ሄጄ እሷ ጋ የ እሷ ያው ከተማ ነው ከእኛ የተሻለ ከተማ ነው እንደውም እሷ ያለችበት አካባቢ እና እዛም መሄድ ያስደስተኛል። የተለያዩ ነገሮች አሉ ከከተማ ከተማ ይሁን የተሻሻለ ነገር ይኖራል አይደል? እሷ ጋር በመሆን የተለያዩ ነገሮችን በማድረግ አሳልፋለሁ። እሷ ሱቅ አላት እና ከእሷ ጋር አብሬ ሱቅ በመስራት ነው የማሳልፈው። እና የክረምት ወቅትን ዝናብ ስለሚዘንብ ብቻም ሳይሆን የተለያዩ ቦታዎች በመሄድም ስለማሳልፈው ነው በጣም የምወደው። ከዛ አያቴ ጋር ቅድም እንዳልኩት ዝናብ እየዘነበም እዛ ልንሯሯጥ እንችላለን። ምናምን እና በጣም ደስ የሚል ጊዜ ነው አሳልፌ የምመለሰው። እሷ ጋር በሄድኩ ሰዓት እሷን በጣም ነው የምትወደኝ በቃ ልክ ክረምት ሲመጣ ተመጫለሽ ዘንድሮ ነው የምትለኝ አይ ወይ አክስቴ ጋር ነኝ ዘንድሮ ወይ ደግሞ እመጣለሁ ምናምን ስላት እሷም በጣም ነው ደስ የሚላት። የተለያዩ ነገሮችን አብረን አሳልፈናልና ብዙ ትውስታዎች አሉኝ እዛ ገጠር ላይ ያሳለፍኳቸው የተለያዩ ትውስታዎች አሉኝ። ገጠር ላይ አንዱ ቦታ ላይ ሆኖ ደግሞ ከፍ ብለው ሌላ ልጆች ከብት መጠበቅ ሊሆን ይችላል የተለያዩ ነገሮች በሚደረግበት ሰዓት ሩቅ ለሩቅ ሆኖ ወይ ይሰዳደባሉ በዜማ ወይ በግጥም የሆነ የሆነ ነገር ይባባላሉ እና ያ ያ ነገር በጣም ነው የሚያስደስተኝ። ያንንም ለማየት እንደውም አብዛኛው ሰዓት ከተማ ከመቀመጥ ይልቅ ወደ ገጠር መሄድን እወዳለሁ። እረፍት በምሆንበት ሰዓት እና የክረምት ወቅት ሁል ጊዜ ጓጉቼ ከምጠበቃቸው ወራቶች መካከል አንዱ ነው። ብዙ ጊዜ ብዙ ትውስታዎችን ያሳለፍኩበት ደስ የሚሉ ጊዜዎችን ያሳለፍኩበት ያው በሌላ ወቅት ልክ ጸደይ ሲገባ ትምህርት ጀምረን ልክ ክረምት ላይ ነው የምንጨርሰው። እና አብዛኛውን ሰዓት ያ ከትምህርት ውጪ የምናሳልፈው ጊዜ ነው ማለት ነው

የምታስታውሰው ጥሩ መምህር አለ አዎ በጣም የማስታውሳቸው አንድ ብቻ አይደለም በርከት ያሉ አስተማሪዎች አሉ። ግን አሁን በቅርቡ ደስ የሚል አስተማሪ ነበረኝ ሃይስኩል ተማሪ እያለሁ። እና ሂስቶሪ አስተማሪያችን ነው። እኔ ብቻ አይደለም ሁሉም ከ እንደ ክፍል እንደ ተማሪ ሁሉም ተስማምቶ የሚወደው አስተማሪ ነው። ሲያስረዳ ደስ ይላል። ፈተና ወጣጡ በቃ ቀለል ያለ ነው። እንዲገባን አድርጎ ነው የሚያስረዳን እና በጣም ደስ የሚለኝ አስተማሪ። ሂስቶሪ ሂስቶሪ በቃ እንዲገባኝና ትምህርቱንም እንድወደው አድርጎ ያስተማረኝ አስተማሪየ ነው። እና አብዛኛው አስተማሪዎች አሁን አንዳንድ ነገሮችን ውስብስብ አድርገውና ቶሎ እንዳንረዳቸው አድርገው የሚያስረዱን አስተማሪዎች አሉ። የእሱ ግን የተለየ ነው። በቃ ቀለል አድርጎ ነው የሚያስረዳን ቶሎ እንዲገባን እንድንረዳው አድርጎ ነው የሚያስተምረን። እና ሂስቶሪያን አስተማሪ ሂስቶሪ አስተማሪን በጣም ነው የምወደው። እስከዛሬ ድረስ በቃ አረሳሁትም ነገር የሚያስተምረን ነገር ሁሉም ጸጥ ብሎ አሁን አንዳንድ አስተማሪ በሚገባበት ሰዓት። የሚረብሹ አሉ የማይመቻቸው ተማሪዎች አሉ። በቃ የሆነ እያወራ ሁላ እንቅልፍ እንቅልፍ የሚለን ጊዜ ሊኖር እኔም አላዋሽም። አንዳንድ አስተማሪ አረዳድ የማይችል በቃ መክሊቱ ያልሆነ አስተማሪዎች አሉ። እና ያ አስተማሪ ግን በቃ ለየት ያለ ነው ሁሉም። የሚወዱ አስተማሪ ነው የሆነ ሰዓት ትዝ ይለኛል። ልለቅ ነው እና ሌላ ስራ ልጀምር ነው ምናምን ብሎን በቃ ተማሪው ሁላ እያለቀሰ ነው የለመነው ባክህ ቢያንስ እኛ እስከምንጨርስ ድረስ ምናምን አብረኸን ሁን። ይሄንን ትምህርት ቤት ወይ እንለቃለን ለምናምን ሲሉት ትዝ ይለኛል ያው እኔ እኔም አብሬ ያ ስሜት ተሳምቶኛል። ግን እኔ እንደዚህ ልናገር አልቻልኩም። ፍርሃትም አለብኝ እና እኔ እንደዛ አለው አልቻልኩም። ግን ደግሞ በጣም የምወደው የማከብረው አስተማሪ ነው። ከውጤቴም አሪፍ ነበረ ሁል ጊዜ በቃ ይሄ ፈተና ላይ የሚመጣ ጥያቄ ነው እያለም የነገረንም ስለሚያስረዳን በጣም ደስ የሚል አስተማሪ ነው። አሁን ላይ ግን ያው አስራ አራትን ጨርሼ። ኮሌጅም ገብቼ ያንን ኮሌጂንም ጨርሼዋለሁ። ግን አሁን ላይ ሌላ ስራ እየሰራ እንደሆነም ሰምቻለሁ። ጠይቄ ነበር ስለሱ ማለት አሁንም እዛ ግቢ ነው ወይ የሚያስተምረው? ምናምን ብዬ ጠይቄ ነበረ አይ እሷ አሁን ሌላ ቦታ ሌላ የራሱን ስራ እየሰራ ይገኛል። ማስተማርነት ትቷል ምናምን የሚሉ ነገሮችን ሰምቼ ነበር እና በቃ በጣም የተለየ ተሰጥኦ ነው ያለው እሱ ለማስተማር የተፈጠረ አይነት ሰው ነው። በጣም ነው የሚያስረዳው በጣም ነው እንዲገባን አድርጎ በቃ በጣም ይለፋል አሪፍ ውጤት እንደምናመጣ በጣም ለፍቶ ነው የሚያስተምረን። እና እሱ አስተማሪ የማስታውሰው አስተማሪ ነው ማለት ነው። እንዲሁም ኮሌጅ ላይ ደስ የምትል አስተማሪ ነበረችኝ እሷም አሪፍ ውጤት እንደምናመጣ አድርጋ ነው። የምታስተምረን ማለት ነው እሷም ደስ ትለኛለች

አዲስ ቴክኖሎጂ መማር ትወዳለህ ወይ? ይላል አዎ የተለያዩ ነገሮችን መሞከር ያስደስተኛል እና አሁን ጊዜው የተለያዩ ቴክኖሎጂዎች የተራቀቁበት ጊዜም ስለሆነ የተለያዩ ነገሮችን ለመማር እፈልጋለሁ። እና ከስልክ ጋር በተያያዘ አንዳንድ ነገሮችን መሞከር እፈልጋለሁ። የተለያዩ አፕሊኬሽኖችን ለመፍጠር ለመማር እያሳብኩኝ እገኛለሁ እና። ቴክኖሎጂን ከሚወዱና ከሚደግፉ መካከል አንዷ እኔ ነኝ ማለት ነው። እና የተለያዩ ቴክኖሎጂዎች አሉ አሁን ላይ አርቲፊሻል ኢንተለጀንስ። የሞባይል መተግበሪያዎችን መፍጠር የተለያዩ ነገሮችን ማድረግ። እየመጣ ይገኛል። እና አሁን ላይ ብዙም እንደዚህ ውጪ ሳንወጣ ቤት ቁጭ ብለን የምንሰራቸው ስራዎች እየበዙ ይገኛሉ። እና ይሄ ከቴክኖሎጂ መራቀቅ የመጣ ነው ብዬ አስባለሁ። እና እኔም ይሄን ነገር መማር እፈልጋለሁ እና አንዳንድ ትምህርቶችንም ለመውሰድ እያሰብኩኝ እገኛለሁ ማለት ነው። ቴክኖሎጂ በቃ ሀገራችንን ያሳድግልናል። ሀገራችን አንድ እርምጃ ብቻ ሳይሆን በጣም በብዙ ደረጃ ከፍ እንድትልና እንድታድግ ይረዳል ማለት ነው። እንደዚያ ያደርጋል ብዬም አስባለሁ ማለት ነው።

ከደንበኞችህ ጋር ትገናኛለህ ይመስለኛል ይሄ ጥያቄ ተደግሞብኛል? እና ከደንበኞቼ ጋር በብዙ መንገድ እገናኛለሁ ቅድምም ገልጨዋለሁ። እና በተለያየ መንገድ ደንበኛ አያያዝን ተምሬያለሁ ብዬ አስባለሁ ምክንያቱ ደግሞ። ለምሳሌ ገና በራሴ ስራ አልመጣውም። ተቀጥሬም እየሰራሁ አይደለም ግን እንደዚህ ገዢ ገዢ ሆኜ ብዙ ደንበኞችን አፍርቻለሁ ማለት ነው። እና ከአራት ጋር ለየት ያለ ከአንዳንድ ነጋዴዎች ጋር ለየት ያለ ግንኙነት አለኝ በጣም ነው የምቀራረበው ከእነሱ ጋር ማለት ነው። እና የብዙ ልምዶችን ቀስሜያለሁ ወደፊት የራሴ የሆነ ነገር ሲኖረኝ ደንበኛ አያያዝ ከእነሱ እየተማርኩኝ እገኛለሁ። ደንበኛ አያያዝ ላይ በጣም ጎበዝ ነኝም ብዬ አስባለሁ ማለት ነው። ምክንያቱ ደግሞ ብዙ እንትኖችን ብዙ ከስተመሮች እንዴት እንደሚያዙ ከአንዳንድ ነጋዴዎች እየተማርኩኝ ስለምገኝ ማለት ነው። እና ከደንበኞቼ ጋር የምገናኝበት ያው ብዙ ነገር ያገናኘናል ከሰፈር ከሱቅ ጀምሮ ከወጣ ብዬ ከልብስ ሻጮች ጋር በተለያዩ አጋጣሚዎች እገኛለሁ ማለት ነው። እቤት ውስጥ የተለያዩ ስራዎችን ስለምሰራ እንደዚሁ ከግዢ ጋር የተያያዘ ከቤት ውስጥ አስቤዛ ጀምሮ ልሆን ይችላል ከልጆች ልብስ በተለያዩ የቤት እቃዎችም ሊሆን ይችላል። እና በየቦታው በብዙ ነጋዴዎች መግባባት ችያለው እና ያው ለነሱ እኔ እንደ ትልቅ ደንበኛ ነኝም ብዬ አስባለሁ። እና እንዴት እንደሚይዙ ደንበኛ አያያት እንዴት እንደሆነ ከእነሱ ተምሬያለሁም ብዬ አስባለሁ። የተለያዩ ነገሮችን ከእነሱ ተመሪያለሁ የተለያዩ የደንበኛ አያያዝም ከእነሱ ልምድ ወስጃለሁም ብዬ አስባለሁ። ምክንያቱም በስርዓት ክብር በተሞላበት መንገድ ተነስቶ የምፈልገውን እቃ ማሳየት የምፈልገው እቃ እንኳን ባይኖር። ይሄ አንቺ የጠየቅሽው ቃል ከእሱ በተሻለ ይሄኛው አሪፍ ያገለግላል። ብለው ማሳመን የሚችሉ እና ደግሞ ልክ ባሉኝ መንገድ። ያንን እቃ ስወስደው አሪፍ ሆኖ ብዙ ጊዜም አግኝቼ ስለማቅ ማለት ነው። እና የራሴ ወደፊት ደግሞ የራሴ ስራ ሲኖረኝ እንዴት ብዬ ደንበኛ ማፍራት እንደምችል ከእነሱ ተምሬያለሁ ብዬ አስባለሁ። ብዙ ጊዜ እንዴት አሁን አንዳንድ ነጋዴዎች እንዴት መያዝ እንዳለባቸው አያውቁም የምንፈልገውን እቃ ይሄ እቃ አለ ወይ ብለን እንኳን ጠይቀን በስርዓት አንስተው እንኳን ለማያሳየት። ፈቃደኛ አይሆኑም ማለት ነው። አይ እያለ እንኳን እያየነው የለም ብለው ያስባሉ። ይሄ ደግሞ ከመዳከም እና ከመሰላሸት የመጣነው ባሳየው እንኳን አይገዛኝም። አይዝም ብሎ ነው የመጣው ምናምን የሚሉ ነገዴዎች እንዳሉ ሁሉ። በስራ ደግሞ ጎንበስ ቀና ብለው የመጡትን ከስተመሮች በስርዓት ምንም ሳይደክማቸው ምንም ሳይሰላችሁ የሚያስመርጡ ደንበኞች እንደ አሉ። እነዚህ የሚሰላቹ ደንበኞች በርግጥ ልክ ናቸውም ብዬ አስባለሁ። አንዳንድ ሰው እቤት መቀመጥ ሲያስጣለው ወይ ደግሞ ስራ ሲፈታ እነሱን ሄዶ ልክ እንደ መደበሪያ ያደርጋቸዋል ማለት ነው። ለምሳሌ አሁን ጫማ መግዛት ሳይፈልግ ሄጄ ገበያ ቼክ ላድርግ እዚህ ከምቀመጥ እዛ ገበያውን ቼክ ላድርግ ብሎ የተለያዩ እቃዎችን ያነሳል ይሄ ስንት ነው ይሄ ስንት ነው ይላል። ያው ነጋዴው ደግሞ የሚገዛ መስሎት በተለያዩ መንገዶች ያስረዳል ይሄ አሪፍ ኳሊቲ ያለው ጫማ ነው። ዋጋው እንደዚህ እንደዚህ ነው አይ በዚህ ቀንስ ምናምን ብሎ ወይ የወረደ ዋጋ ይጠራበታል ወይ ደግሞ ይሄንን አልፈለኩትም በዚህ ከለር ነበር የፈለኩት ምናምን ብሎ በመዋሸት ጥሎ ይሄዳል ማለት ነው። እና ከዚህ ከዚህ የመጣ ይመስለኛል አንዳንድ ከነጋዴዎች ከስተመርን ያን ያህል ለማስተናገድ ብቁ የማይሆኑት እና እያለም የለም ይላሉ በተለይ ሱቆች ላይ እንደዚህ ሸቀጣ ሸቀጥ ሱቆች ላይ። የለም የአንተ የፈለከው የለም ሊሉ ይችላሉ። ግን ይሄ ደንበኛ የማባረር አንዱ መንገድ ነው ብዬ አስባለሁ ማለት ነው። ብዙ ጊዜም ገጥሞኝ ስለሚያውቅ ነው። ግን እኔ ያው ወደፊት እኔም ነጋዴ የመሆን እቅድ ስለሚኖረኝ ደንበኞቼን እንደዚህ አላደርግም ምናምን ብዬ ከልምድ ብዙ ነገር እንቀስማለን። ብዙ ነገሮችን እናስተውላለን እና እንደዚህ አላደርግም ብዬ ከማስባቸው ሀሳቦች መካከል ደንበኛ እቃ እያለ የለም አለማለት

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሹ ነገሮች ያው በብዙ ነገሮች አሉ ከምግብ ሊሆን ይችላል ወይ ደግሞ ከፕላስቲክ እቃዎች ወይ ደግሞ ለቤትም እቤትም በስርዓት ያስተካከልነው እቃ። ሲዘበራረቅ ያ ተበላሸ እንላለን ያው በቤት ውስጥ ብዙ ጊዜ አንዴ የአስተካከልኩትን እቃ ሰው እስቲአበለሻሹብኝ አልወድም። እና በስርዓት ድርድር ሲል ነው ሁሉም ነገር በየቦታው ሲሆን በከለር በከለር ወይ ደግሞ በየአይነቱ አንድ ላይ ሲደረደር ነው የምወደው። እና ከቤት ከማስተካከል ጀምሮ ደስ ይለኛል ማስተካከልም እችልበታለሁ ቤት ማስተካከል ላይም ጎበዝ ነኝ። እና አንዳንድ ነገሮች ደግሞ አይጠቅሙም ብለን የምንጥላቸው ነገሮች አሉ። ለምሳሌ የፕላስቲክ ሊሆን ይችላል ወይ ደግሞ የሃይላንድ እቃዎችን ድጋሚ አበባ ተክለን ለግቢ ማሳመሪያ መጠቀም እንችላለን። ያንን እና አብዛኛው ጊዜ እጠቀምበታለሁ። ከፕላስቲክ የተሰሩም እንደ ጀርካን ወይ የተለዩ የቀለም እቃዎች ሊሆኑ ይችላሉ። እነሱን ለአበባ መትከያ እንደገና መጠቀም እንችላለን ማለት ነው። እና ያ የተበላሸ የሚመስለን ወይ ደግሞ የምንጥለውን ነገር ቆራርጠን አፈር በማድረግ አበባ መትከል እንችላለን ማለት ነው። ሌላ ደግሞ ያው ምግብም ሊሆን ይችላል እንደገና በማስተካከል መስራት የምንችለው

ጫጫታ ታገኝበት ትችላለህ አይ የሚል ጥያቄው ግልጽ አይደለም ግን። ጫጫታ ነገሮች ምንም እኔ አልወድም ከጫጫታ ይልቅ ጸጥ ያሉ ቦታዎች ናቸው ለኔ የሚመቹኝ። እና ምቾት የሚሰጡኝ ጸጥ ያሉ ቦታዎች ናቸው ብዙ ጊዜ ብቻየን መሆን ነው የምፈልገው ከሰው ጋር መቀላቀል መግባባት። በተለይ ወከባ የበዛበት ቦታዎች ብዙም አይመቹኝም። እና ጫጫታ ጭራሽ ነው የማልወደው አይደለም እንደዚህ በጣም በብዙ ሁካታ ምናምን ይቅርና እንደዚህ በቃ ልጅ ራሱ ሲያለቅስ ወይ ደግሞ ሲረብሽ ምናምን አልወድም። አላውቅም እንዴት እንደሆነ ግን ያ ባህሪዬ ነው። እና ምንም አይነት ስሜትም የለኝም ለዛ በቃ ኮምፈርተብል አልሆንም። ጫጫታ ባለበት ቦታ ላይ በቃ ብቻዬን መሆን ጸጥ ማለት ራሴን ማዳመጥ ነው የምወደው። ከዚህ በተቃራኒ ማለት ነው። እና አብዛኛውን ጊዜ ብቻዬን ወክ ነው የማደርገው ብቻዬን ነው ቁጭ ብዬ ከራሴ ጋር ነው ጊዜ የማሳልፈው አብዛኛውን ጊዜ። እንደዚህ ወክ ሁካታ ያለባቸው ቦታዎች አሁን የተለያዩ ፕሮግራሞች ይዘጋጃሉ ቤትም ሊሆን ይችላል ወይ ደግሞ ከጓደኞቼ ጋር ወይ ልደት ወይ የሆነ ፕሮግራም ሊኖር ይችላል እና በዛ በዛ መንገድ አልሳተፍም አልወድም። ጭፈራ ሊኖር ይችላል የሆነ ዘፈን ተከፍቶ ሊጨፍሩ ይችላሉ ምናምን እና ያ ነገር እኔ አልወደውም። እንደዚህም በራሴ ፕሮግራም ምናምን ብዬ ልደት ምናምን ብዬ አዘጋጅቼ ጓደኞቼን ጠርቼ አላውቅም ምክንያቱም ደስ ስለማይለኝ ነው። እንደዚህ ግርግር የበዛባቸው ነገሮች ጫጫታ ያለባቸው ነገሮች ብዙ ሰው የበዛበት እንዲ ጸጥ ራሱ ቢባል ብዙ ሰው ያለበት ቦታ ራሱ ብዙም አልወድም ማለት ነው። እና ከቤተሰቦቼ ጋርም እንደዚሁ ፕሮግራም ሲኖር ብቻዬን መቀመጥ ነው አብዛኛው ጊዜ ብቻዬን ነው የምቀመጠው እንጂ አንድ ላይ ተቀላቅየ እንደዚህ ከእነሱ ጋር የተለየ ጊዜ ማሳለፍም ያን ያህል ደስ አይለኝም። በቃ ብዙ የሚወራበት ብዙ ድምጽ ያለበት ቦታ ምቾት አይሰጠኝም። ከድሮም ጀምሮ የመጣ ነገር ነው። እና እንደዚህ በተለይ እንዲህ አንድ ዘፈን ተከፍቶ እንደዚህ አንድ ላይ እየዘፈኑ እንደዚህ አንድ ላይ ፕሮግራም ላይ እንደዚህ አንድ ላይ መዝፈን መጨፈር ምናምን መጨፈር የሚባለውን ነገር ጭራሽ ይቅርና በቃ ምንም አይነት ድምጽ እንደዚህ ከፍ ብሎ የሚያወራ ሰው ራሱ ደስ አይለኝምና። ትንሽ ድምጽ ነው የሚረብሸኝ ማለት ነው። የተለያዩ ፕሮግራሞች ላይ ከቤተሰብ ጋር ሊሆን ይችላል ከጓደኞቼ ጋር ተገኝቼ አላውቅም ማለት ነው። ብዙ ጊዜ ነው የምቀረው እና ይሄንን ልምዴንም የሚያውቁት ይመስለኛል ብዙም አይጫኑኝም። አይ አልሄድም ካልኩ አልሄድም ነው። እና እቤቴ ቁጭ ብዬ ነው ብዙ ጊዜ የማሳልፈው። ከሰው ጋር ያን ያህል መቀላቀል አልወድም። ያው መቀራረቡ ከሰው ጋር የተለያዩ ነገሮችን እንድናውቅ እንድናይ ያደርገናል ግን እኔ ያው ብዙ ጊዜ ተነግሮኝም ያውቃል አይ እንደዚህ ልመጂ ጥሩ ነው። ከሰው ጋር የመተታውቁ ጥሩ ነው እንደዚህ አይነት ፕሮግራሞች ላይ መቀላቀል ጥሩ ነው እባላለሁ። ግን እኔ ብዙም ደስ አይለኝም ያው ልደት ማክበሬ አላውቅም ይሄ ነገር ስለሚያስጠላኝ ማለት ነው። ወደፊት እንዴት ወደ ሰርግ ሰርግ እንደማደርግ አላውቅም። እና ይሄ ባህሪዬ እኔ እንጃ ደስ የሚልም ይመስለኛል አንዳንድ በአንድ በኩል ደግሞ የሚያስጠላም ይመስለኛል። በአንድ በኩል እንደዚህ ዘፈን ምናምን ጭፈራ አለመውደዴ እንደዚህ ክለቦች ላይ አለመገኘቴ ያስደስተኛል። በሌላ በኩል ደግሞ ከሰው ጋር አለመቀላቀሌ ያን ያህል ሰው አለማወቄ ምናምን በጣም ነው የሚያስጠላኝ ማለት ነው። ምናልባት ወደፊት እለምደዋለሁ ብዬ አስቤ ነበር ግን ደግሞ ከዚህ በኋላ ያው ይለመዳል ብዬም አላስብም። እንደውም አንዳንዴ ጤነኛ ነኝ ወይ ብዬ አውቃለሁ። በቃ ሰውን ጭራሽ የሁለት ሰው ድምጽ ራሱ የሚረብሸኝ አይነት ሰው እየሆንኩኝ ስለሆነ ማለት ነው። እና እንደዚህ ፓርቲዎች ላይ ምናምን ተገኝቼ አላውቅም ምክንያቱም ጫጫታ የሚባለውን ነገር ስለማልወደው ነው። አይደለም የህዝብ ብዛት ጫጫታ ይቅርና የሁለት የሶስት ሰው ድምጽ ጮክ ብሎ እንኳን ሲያወራ የምቆጣ ዕረፉ ቤት ውስጥም ዕረፉ ምናምን ዝም በሉ ስል ነው የምውለው። እና ደስ አይለኝም ጫጫታ ያለበት ቦታ ጭራሽ አይመቸኝም። እና እኔም ዝም ያልኩ ሰው ነኝ። ዝምተኛ ከሚባሉ አይነት ሰዎች መካከል አንዷ ነኝ። እና ብዙም ደስ አይለኝም። አብዛኛውም ጊዜ የማሳልፈው ብቻዬን ነው ከክላስ መልስ ቤቴ ነኝ። ከቤት ወጣሁ ማለት ደግሞ ያው ክላስ ነኝ ሊሆን የምችለው እና ክላስ ውስጥ ላይ ራሱ ረባሽ ከሚባል ተማሪዎች መካከል አይደለሁም። እንደውም የሚረብሹ ሰዎች ያናድዱኛል። ምናምን እና ያው ረባሽ ተማሪ ማንም አይወድም። ግን ያው አንዳንዴ እንኳን

መዋኘት ትችላለህ አይ አልችልም ግን በሚዋኙ ሰዎች በጣም ነው የምቀናው ማለት ይቻላል። ያው ቅናት ሲባል እንደዚህ ኖርማል መቅናት ሲባል ሁለት አይነት አለ። እና አይ ቲንክ መንፈሳዊ ቅናት ነው ያለብኝ እኔም ብችል የሚያስብል አይነት ቅናት ማለት ነው። በሚዋኙ ሰዎች በተለይ ደግሞ እንደዚህ ሴት ሆነው ምናምን እንደኔ ማለት ነው። በጣም ነው መኪና መንዳት በሚችሉና ዋና መዋኘት በሚችሉ ሴቶች በጣም ነው የምቀናው። እና እኔም ያው ከሁሉ ነገር ሲስተካከል ከፈጣሪ ጋር እሞክረዋለሁ ብዬ አስባለሁ። እንደዚህ ደግሞ አንዳንድ ሰዎች ላይ የሆነ ጥልቅ ሀይቅ ላይ ምናምን ገብተው ለመዋኘት ሲሞክሩ የሰመጡም አይነት ሰዎች ስለማይ። በዛ ደግሞ በቃ በባለፈው ራሱ እንደዚህ እያየኋቸው ሁለት ሰዎች ሞተው ከዛ ሀይቅ በዋናተኞች የወጡ ልጆች አውቃለሁ። እና ከዛ ከዛም አኳያ በጣም ፍርሃት አለብኝ። ዋና ለመዋኘት በጣም ትልቅ ፍርሃት አለብኝ። ግን ደግሞ ያው ብሞክረውና ብለምድ የሆነ ነገር እንኳን አይታወቅም በሆነ አጋጣሚ አንዳንድ ነገሮች ሊከሰቱ ይችላሉ። መጥፎ የምንላቸው ነገሮች እና የግድ ሊያስፈልግ ይችላል። የዚህ አይነት ነገር ዋና ግድ ነው ብዬ አስባለሁ። አይታወቅም ወይ ጎርፍ ሊሆን ይችላል። የተወሰነ የሆነ ነገር በሆነ አጋጣሚ አደጋ አይጠፋውም። እና ዋና የሚችል ሰው በምንም እንትን ሳይል በጎርፍም በተለያየ አደጋ እንኳን ቢገጥመው ዋኝቶ ከዛ አደጋ ራሱን ማሳ እንትን ማለት ይችላል ማዳን ይችላል። ግን አሁን እንደኔ አይነቱ ጭራሽ የዋና አይነት ስልቱን ራሱ የማያውቁ ሰዎች ግን ያው በዛ ውሃ ተበልተው ይቀራሉ ማለት ነው። እና ለራስን ለመከላከል እንዲሁም ለስፖርት ብቻ ሳይሆን ዋናን ራስን ለመከላከልም ብችል ብዬ አስባለሁ። እና መቻሉ አሪፍ ነው ብዬ አስባለሁ። እና አንዳንዴ ግን ከፍርሃትም አኳያ እንደዚህ ለመልመድ እንትን ፍላጎቱ አለኝ። ግን ፍርሃቱም ደግሞ አለብኝ ያው ሁለት ወዶ አይሆንም ይባላል። እና ፍርሃቱ ቅድም እንዳልኩት ሰምጠው ስላየሁ ነው። ልጆች እና ገና ዋናተኛ መጥቶ እነሱን ዋኝቶ እስከሚያመጣቸው ምናምን በቃ ቆዳቸው ነጭ ሆኖ ምናምን ወጥተው ሳይ በጣም ነው ፍርሃት የተሰማኝ። በዛ አኳያ ነው እንጂ በጣም መልመድ እፈልጋለሁ። እና ፈጣሪ ፈቅዶ የሆነ ሰዓት ላይ ያው ልለማመድ እችላለሁ ብዬ አስባለሁ። እቅዴ ብዙ ነው ከእነሱ መካከል ደግሞ አንዱ ዋና መለማመድ ነው ማለት ነው።

ገንፉ አዎ እበላለሁ በኢትዮጵያ በተለምዶ የሚበላ የሙቀት የሙቀት ሰጪ ምግብ አንዱ ነው በብዙ ጊዜ ከዱቄትና ከጤፍ ወይ ደግሞ ከስንዴም ካቦቆሎም ከተለያዩ ነገሮች። ይሰራል እኛ ቤት ግን አብዛኛው ጊዜ በገብስ ነው የምናዘጋጀው። እና ያንን ገብስ በ ውሃ አድርገን ቀላቅለን ነው የምንሰራው አዘጋጃጀቱ ይሄን ይመስላል። እኛ ቤት ብዙ ጊዜ ለቁርስ እናዘጋጀዋለን እና አሪፍ ነው። ለብዙ ለ በተለይ የወለደች እናት ወገቧ እንዲጠነክር እንዲሁም ለህፃኑ ጥሩ ወተት እንዲኖረው የጡት ወተት እንዲኖራት አብዛኛው ጊዜ አራስ ቤት ነው የሚዘጋጀው። እኛ ቤት ግን ያው ህፃኖቶች ስላሉ ለነሱም ጭምር ስለሚዘጋጅ ቅድም እንዳልኩት ሀይል ሰጪ ምግቦች ካርዋይድሬት ካላቸው ምግቦች አንዱ ስለሆነ ያው እኔ በሰውነቴም ኪሎዬ ያን ያህል ስላልሆነ ገንፎ እመገባለሁ ማለት ነው። ያው እንደ ክልሉ በተለያዩ አይነት ከጤፍም ከስንዴም ከቦቆሎ ከተለያዩ አካባቢዎች በተለያየ ሙያና አሰራር ይሰር ይዘጋጃል ማለት ነው። እና ያው ልክ ካገነፋነው በኋላ ከሞቅ ውሃ እስከሚወፈር ድረስ እናሸዋለን ያንን በበርበሬ ወይ ደግሞ በቂቤ አንዳንድ ሰዎች እንደውም ከወተት ጋር አብረው በውሃው ፋንታው ወተት አድርጎ ያዘጋጁታል ያ ደግሞ በጣም ገንቢና ጠንካራ ምግብ ይመስለኛል። ምክንያቱም ወተትም አርፍ ስለሆነ እና የተለያየ ጥቅሞችም ስላለው ከወተት ጋር ለህፃናት ይመግቡታል ለራሳቸውም ይመገባሉ እና የተለያየ ሀይል ይሰጠናል ሰውነታችን ያሞቃል አካል አካላችንም ያጠናክረንልናል እና ለምግብ አፈጫጨትም አሪፍ ነው ስለሚባል እኛ ቤት ይዘጋጃል። እና እወዳለሁ መብላት በኢትዮጵያ ባህል በየሀገሩና በየክልሉ ለወለዱ እናቶች እንዲሁም ለህፃናት ይዘጋጃል ማለት ነው። በአብዛኛው ሰዓት ደግሞ በቀዝቃዛ ጊዜ ልክ ብርድ በመሆን ወይ ማታ ላይ ሊሆን ይችላል ወይስ በሚዘንብበት ሰዓት ግን እኮ ማንኛውም ቤት ሊዘጋጅ ይችላል። እና ያው ስናየው ቀላል ነገር ሊመስለን ይችላል ሊጥም ሊሆን ይችላል። አብዛኛው ሰው እንደውም አይ እኔ ሊጥ አልበላም ምናምን ነገር ይላሉ ግን ከለጤናም በተለያዩ ሀይል ሳጪ ምግብ ነው። እና ከባህል ጋርም የተያያዘ ለየት ያለ በየክልሉ ለየት ያለ ነገር አለው ብዬ አስባለሁ። እና በተለይ በ ሳይቀዘቅዝ ሲበላ በጣም ደስ ይላል ባለፍ ነው እና በቀዝቃዛ ወቅት ደግሞ ሰውነትን ያሞቃል ደም እንዲዘዋወር ድካምን ይቀንስልናል። ብዙ ብረትና ንጥረ ነገር ንጥረ ነገር ምግቦችን ይዟል በተለይ ላይ የጤፍ ገንፎ ብረትን እደም እንዲጨምር አይረንን ስለያዘ ደም እንዲጨምር ይረዳናል። እኔ ግን ብዙም ጊዜ የጤፍ ገቦ ተመግቤም ቀምሸ አላውቅም ግን ለጤና አሪፍ ነው ይባላል። ለ ከወለድም ከወለዱ በኋላ ደግሞ የተለ ሀይልን ይመልሳል ክብደትን ይጨምርላቸዋል። ብዙ ጥቅም የደም መጨመር የሰው ሰውነት እንዲጠነክር በተለይ ወገብ ለወገብ አሪፍ ነው እየተባለ ነው ለአራስ ሴቶች የሚሰጠው እና የተለያዩ ጥቅሞች አሉት እና በጣም ነው የምወደው ለማለት ያህል ነው። እና በወኪሏቸው የወረደ ሰዎች አብዛኛው ጊዜ ሀይል ያለበት ስለሆነ ክብደት ለማግኘት ስለሚፈልጉ ያንን በቅቤ ወይም ደግሞ በወተት አድርገው ይመገባሉ ማለት ነው። እና እሱን ነገር እኔም እሞክረዋለሁ ብዬ አስባለሁ ምክንያቱም በቂቤ ቦወተት ሰርቼ በቂቤ ተመግቤ አውቃለሁ። ግን በወታት ገንፎ ቀምሼ አላውቅም። እና ያው ክብለት ለመጨመር አሪፍ ነው። ካርቦሃይድሬት አለሁ ስለሚባል እስኪ በወተትም እሞክረዋለሁ ብዬ አስባለሁ። አካልንም ያጠነከራል እጅና እግር እንዲጠነክርና ድካም እንዲቀንስ እና አካላችንም እንዲህ በረታ ያደርጋል ቡዙ ጥቅሞች አሉት። ለሆዳችንም ቀላል ነው ቶሎ የመፈጨት እንትን አለው ቀለል ያለ ምግብ ከሚባለው ዘርፍ ውስጥ ይመደባል። አጥንታችንን ያጠናክርልናል። ከተለያዩ ነገሮች ማዘጋጀት እንችላለን እና ሲሰራም ቀለል ያለ ነው። ለመብላትም አሪፍ

አካባቢውን ይወዱታል ይላል ጥያቄው? አዎ አካባቢዬን በጣም ነው የምወደው ያደኩበት ሰፈር ነው። እና አካባቢን ለመውደድ ለመውደድ በቀላሉ በትንሽ ነገሮች መጀመር እንችላለን ለምሳሌ ንጽህናን ከመጠበቅ ዛፎችን ከመትከል ከጎሮቤት ጋር ያለን ግንኙነት እና እናውቀዋለን ወይ የሚለውን አካባቢያችን ምን አይነት ነው የሚለውን ማወቅ? በየተለያዩ ተሳትፎዎች ላይ መሳተፍ ያስፈልገናል። በየቀኑ በምናገኛቸው በተለያዩ የተለያዩ ሰዎችን ሊሆን ይችላል ከአክብሮት ከምስጋና ጋር በተያያዘ። ሰዎችን ከማክበር ማመስገኑን ጨምሮ ማለት ነው። ንጽህናን ስንጠብቅ ያው ቆሻሻ አለመጣል ቦታችን በማጽዳት እና እንደዚህ የሚያደርጉ ጎረቤቶችንም ከማበረታታት ጀምሮ ያው ለአካባቢያችን ያለን ፍቅር ማሳየት እንችላለን ማለት ነው። ዛፍ ስንተክል ደግሞ ያንን አካባቢ አረንጓዴና ነፋሻማ ማድረግ እንችላለን። እና ይሄንንም አካባቢያችን እንድንወደው ያደርጋል ማለት ነው። ጎሮቤትን ማወቅ ደግሞ ከጎሮቤ በቀላሉ ከእነሱ ጋር መግባባት እንችላለን። ሰላምታ በመለዋወጥ የተለያዩ እርዳታዎችን በማድረግ እና የተለያዩ ግንኙነቶችን መገንባት እንችላለን ማለት ነው። ከጎረቤት ጋር ያለን ቀረቤታም ያንን አካባቢ ያንን ሰፈር ለቀን እንዳንወጣና ለሱ ለየት ያለ ቦታ እንዲኖረን ያደርጋል ማለት ነው። ከዛ ባለፈ ደግሞ አካባቢያችንን ማወቅ ታሪኩ ባህሉን ጥሩ የተለያዩ ነገሮችን ምን አይነት ታሪክ አልፏል በዚህ አካባቢ ባህል ውስጥ ምን አይነት ነው? እና ጥሩ ጥሩ ነገሮችን መማር እንችላለን ከዛ ባህልና ታሪክ ማለት ነው። እና በመሳተፍ የተለያዩ ማህበራዊ ኑሮዎችን ማድረግ ንጽህናና ዘመቻ በሚኖሩ የንጽህና ዘመቻ በሚኖር ሰዓት ወይ ደግሞ የአረንጓዴ አሻራን ለማሳለፍ የተለያዩ ተክሎችን በምን የተክል ሰዓት ተሳትፎ ማድረግ ይኖርብናል ማለት ነው። ከዛ ባለፈ ደግሞ ከሰው ጋር መግባባት ጎረቤታችንን መውደድ ከእነሱ ጋር ያለ ከአካባቢያችን ለመውደድ ዋናኛው መሰረት ከጎሮቤታችን ጋር ያለን የመዋደድ ፍቅር ማድረግ ነው። ማለት ነው አካባቢያችን እንድንወደው የሚያደርገን ሰላም ያልሆነ ጎረቤት ከሌለን ያንን ቦታ ልንወደው አንችልም እና ከእነሱ ጋር በተቻለን አቅም ተለቅ ያለ መዋደድ ውስጥ መግባት ይኖርብናል ማለት ነው። በቀላሉ ከእነሱ ጋር ለመግባባት ሰላም መባባል በቃ በተገናኘን ቁጥር እንዴት አደሽ ደና አደርሽ ወይ የተለያዩ ሰላምታዎችን መለዋወጥ ያስፈልገናል። ከዛ ደግሞ እርዳታ የአንድ አንድ አንድ ነገሮች አንድ አንድ ነገር ሲያስፈልጋቸው መረዳዳት ይሄ መረዳዳት ባህል ደግሞ መተማመንን ይፈጥርብናል በእኛ ላይ ማለት ነው። እና እርዳታ በማድረግም ከሰዎች ጋር በቀላሉ መግባባትና መቀላቀል እንችላለን። አክብሮት አክብሮትም ትልቁ ነገር ነው። ጸጥታን ይጠብቁልናል ልማዶቻችንን ያካብሩልናል ማለት ነው። መረጃ ወይ የተለያዩ ጊዜዎችን መጋራትም ምግብም ሊሆን ይችላል ወዳጅነትን ያጠነክራል እና በየሆነ አንዳንድ ነገሮች ችግሮች ሲኖሩ በሰላም በመነጋገር መፍትሄ ማምጣት ይጠበቅብናል። በተለያዩ ተሳትፎዎች ላይ ደግሞ የጎሮቤቶች ጋር በንጽህና ወይም በማህበረሰብ ስራ መሳተፍ ይዛመዳል ማለት ነው። ከጎረቤቶቻችን ጋር የሚያደርጉት የተለመደ የተለመደ ነገር እንደ ትልቅ የፍቅርና የሰላም መተሳሰብ ሊያመጣልን ይችላል በማህበራዊ ኑሮም ጥሩ ህይወት ለመኖር በጣም አስፈላጊ ነው። ከጎረቤቶቻችን ጋር የተለያዩ ማህበራዊ ኑሮችን መኖር አስፈላጊ ነው ብዬ አስባለሁ። የተለያዩ ግንኙነታችሁን በመገንባት በመካፈል መስማት የሚይችሉና በጣም በጥሞና አክብሮት በማሳየት አዎንታዊ የሆነ ፍቅር ለእነሱ ማሳየት የተለያዩ ተሳትፎዎችን በማህበራዊ እንቅስቃሴ ንጽህና በዓል ስፖርት ምናምን በሚኖሩበት ሰዓት። አብረን በምንሳተፍበት ሰዓት የተለያዩ ጓደኞችን እናፈራለን እና በዚህ ሰዓት አካባቢያችንን እየወደድነው ለሱ ለየት ያለ ፍቅር እየኖረን ይኖራል። እና እኔ ይሄንን አድርጌያለሁ እንደዚህም ስላደረኩ ነው አካባቢ ላይ ረጅም ጊዜን ልቆይና ላሳልፍ የቻልኩት ማለት

ምን ያህል ጊዜ ስብሰባ ታደርጋላችሁ ነው? የሚለው ያው እኔ ያው በስራ የማደርገው ስብሰባ ሊኖር አይችልም ምክንያቱም ስራ የለኝም። እና ግን በቤተሰብ ውስጥ የምናደርጋቸው ስብሰባዎች አሉ። ስብሰባውን ማድረግ ብዙ የሚጠቅሙ ነገሮች አሉት። መረጃ መካፈል ሊሆን ይችላል ውሳኔ ለማስተላለፍ ችግር ካለ እሱን ተነጋግሮ ለመፍታት። እቅድ ለማዘጋጀት ወይ ደግሞ የተለያዩ ተግባሮችን ለመተግበር ለመተግበርና ለማጠናከር የተለያዩ አባላቶችን በመሰብሰብ ስብሰባ ማድረግ አስፈላጊ ነው። መረጃ ለመካፈል ከሆነ የተለያዩ አዳዲስ አዲስ አባላት ከሆነ የተለያዩ መረጃዎችን እንዲያውቁ ያግዘናል። ውሳኔ ለማስተላለፍ ከሆነ ደግሞ ሁሉም አባላት ባሉበት በአንድነት በማስተዋል እና በማስተዋል ማስተዋል በማድረግ የተሻለ ውሳኔ እንዲሰጥ ውሳኔ ስብሰባ ይደረጋል። የተለያዩ ችግሮች ሊኖሩ ይችላሉ አንዳንድ መስሪያ ቤቶችን እና ያንን ችግር በተመራማሪ መንገድ ለመፍታት ስብሰባ ከ በማረግ ከተለያዩ አባላት የተለያዩ ሀሳቦችን መውሰድ እንችላለን። እና እቅድ በእቅድም ለማዘጋጀት ወደፊት ምን ምን እናድርግ በሚለውም ስብሰባ ይደረጋል። የተለያዩ አባላት መካከል ግንኙነትና መተማመን እንዲኖረው ያደርጋል ማለት ነው። እኛ ቤት ግን አብዛኛውን ጊዜ ያው ቅድም እንዳልኩት እኛ ጋር ስራ ስራ ስለሌለ ቤት ስለምውል። በቤተሰብ ዙሪያ አንዳንድ ነገሮች ላይ እንወያያለን ሁሉም የቤተሰብ አባላት በተሰበሰበበት ማለት ነው። ሁላችንም በአንድነት ተቀምጠን ስለ ጉዳያችን እንወያያለን። ያንን ለመፍታት እና ለመወሰን የሚወስደው ጊዜ ሊኖር ይችላል። በቤተሰብ ውስጥ ሰላም መግባባትና መተባበርን ለማጠናከር ስብሰባውን ማድረጉ በጣም ጠቃሚ ነውም ብለን ስለምናስብ ነው ይሄንን የምናደርገው። የቤተሰብ ስብሰባ የተለያዩ ጥቅሞች አሉት። መግባባትን እንድናጠናክር እያንዳንዱ አባል ሀሳቡን ሀሳባችንን የተለያየ በማር በተለያየ መልኩ ሀሳባችንን እንገልጻለን የተለያዩ ችግሮች ካሉም በቤተሰብ ውስጥ ያሉ ጉዳዮችን በሰላም እንዲፈቱ እናቀርባለን እንደ ሀሳብ ማለት ነው። ሀላፊነትም ይኖራል የቤተሰራዎች ለማን እንደሚመደቡ ይሄ ስራ እኔ ከብዶኛል እና ከዚህ ላይ ይቀነስልኝ ይሄ ይሄን ስራ ከዚህ ጋር ስለበዛብኝ እንዲቀነስልኝ እፈልጋለሁ። የተለያዩ ነገሮችን በማንሳት ሀሳብ እናነሳበታለን ፍቅርንም ያጠነክራል ብለን ስለምናስብ ቤተሰብ እርስ በእርስም ያቀራርባል ብለንም እናስባለን። እና እቅድም እናዘጋጃለን የወደፊት ጉዳዮች ምን ምን እንደሆኑ ትምህርት ላይ ሊሆን ይችላል የገንዘብ ጉዞ የተለያዩ እቅዶችን እናቅዳለን በምንሰበሰብ ሰዓት ማለት ነው። እንዴት? የጥሩ ቤተሰብ የጥሩ ቤተሰብ ልንሆን እንደምንችል የተለያዩ ነገሮች ላይ ማሰብ ያስፈልገናል ማለት ነው። ሁሉንም ሁሉም በሚገኙበት ሰዓት ማነው? ስራ የማይኖረው በዚህ ሰዓት? የትኛው ሰው ነው? ሊገኝ የሚችለውን በማለት ያንን በማድረግ ወስነን እንገናኛለን። የምንወያይበት ጉዳዮችን እያንዳንዳችን የየራሳችን አጀንዳ እናስቀምጣለን ማለት ነው። እና በየተራ አንዳንዱ ይናገር የሚለው የቤተሰብ ዋና መሪ አባታችን ማለት ነው እሱ እሱን በክብር አዳምጠን በተራ እከሌ አገር ሲል መናገር እንጀምራለን ማለት ነው። እና የችግር ካለም ያንን መፍትሄ መፍትሄ በአንድነት ውሳኔ በመስጠት እንፈታዋለን ማለት ነው። እና ከ የተለያዩም ጥቅሞች አሉት። የቤተሰብ ሰብሳባ ስናደርግ መግባባትን ችግርን ሀላፊነትን የተለያዩ ነገሮች እንፈታቸዋለን ማለት ነው። ከዛም ባለፈ ደግሞ ያው ልክ አጀንዳው ሲጀመር የመክፈቻ ንግግር የ ስብሰባው ለምን እንደተጠራ። ምን ምን ማድረግ እንደምንፈልግ እና ተራ በተራ ችግራችንን እንድንናገር አባታችንን ውሳኔ ይሰ እንትን አጭር ማብራሪያ ያደርግልናል ማለት ነው። ሁሉም ሰው የሚፈልገውን ነገር በተራ በተራ ይናገራል ማለት ነው። የቤት ስራ መካፈል ሊሆን ይችላል። የተለያዩ ነገሮችን ከ ይሄ ስራ በዝቶብኛል እና ይሄ ገንዘብ ደግሞ እያነሰኝ ስለሆነ። እንዴት? አድርጌ ልቆጥብ ብሎ ቤተሰብ የሚያማክርም ልጅ ይጠፋል? የትምህርት የትምህርት ቤት ክፍያም ሊሆን ይችላል። እና ከትምህርት ጋር ያለው የባህሪ ወይ ደግሞ ጤናም ሊሆን ይችላል። በተለያዩ ነገሮች እን እንነጋገር

ብዙ ሰነዶች ታዘጋጃለህ ይላል። አዎ አዘጋጃለሁ። ሰነድ በተለምዶ መረጃን የሚያካትትና የሚያሳይ የፁሁፍ አይነት ነው። በቀላሉ ከሚነገሩት ነገሮች አንዱ መረጃ አቅራቢ ነው። ሰነዶች ልዩ ልዩ አይነቶች አሉ። ለምሳሌ እንደ የግል ሰነድ የድርጅት ሰነድ የመምህራን ብዙ የህግ ሰነዶችም ሊሆኑ ይችላሉ። እና እነሱን ሰነዶች አሉ እና እኔ ግን የማዘጋጀው የፁሁፍ ሰነዶች ነው። አብዛኛው ጊዜ እኔም የማዘጋጀው ሰነድ ለምሳሌ የተለያዩ ነገሮችን በፎቶ በካርታ እና በዲዛይን አድርጌ በስዕልም አዘጋጃለሁ። ማለት ነው። ብዙ አይነት የሰነድ አይነቶች አሉ። የጽሁፍ የስዕል ወይም መረጃ ማዕከላዊ ሰነዶችም የሚባሉ አሉ። የጽሁፍ ሰነዶች የምንላቸው የድርጅት ሪፖርት ማድረግ ሊሆን ይችላል የመነሻ ኢሜል ሊሆን ይችላል። መዝገብ መዋቅር አስተዳደር መረጃና ማስታወቂያን ያጠቃልላል። ስዕሎችና ገጽታ ሰነዶች። ለምሳሌ ፎቶ ካርታ ዲዛይን ማውጣት የተለያዩ ነገሮችን ማድረግ ነው። የመረጃ ሰነዶች ደግሞ ለምሳሌ የኪራይ ኮንትራት የህግ ሰነድ። አስፈላጊ በሆነ በመንግስት ወይ ደግሞ በህግ አገልግሎቱ አገልግሎቶች ውስጥ ይጠቃለላሉ ማለት ነው። ሰነዶች የሚሰሩት መረጃ በማሰባሰብ አዋቂ አዘጋጀት ማረጋገጫ ከማቅረብ ከማቅረብ ጋር በተያዙ ብዙ አይነት የሰነድ አሰራር አሉ። መረጃ ምናሰባስበው ስለ ሰነድ የሚፈልጉ መረጃዎችን ሰብስበን አንደኛ ደረጃ ላይ ማዘጋጀት ማለት ነው። መጀመሪያ ሰነድ ልናዘጋጅ ስንል ያው መረጃ ማሰባሰብ ስለሚቀድም ማለት ነው። አዋቂ አዋቂ አዘጋጃጃት ደግሞ መረጃውን በትክክል በ እና በቅርጽ እና በቃል ማዘጋጀት ነው። ይሄ መረጃ ትክክል ነው ወይ? የሚለውን መጀመሪያ እንትን ማለት አለብን መወሰን አለብን። በተለያዩ እንትኖች ማረጋገጥ ሊኖርብን ይችላል። ሶስተኛ ላይ ደግሞ ማረጋገጥና ማቅረብ ሰነዱ ከተጻፈ በኋላ ትክክለኛነቱን የሚያረጋግጡ ነገሮች ሊያጋጥሙን ይችላሉ። ለወዳጅ ማቅረብ አስፈላጊ ነው። ትክክለኛነቱን ካረጋገጥን በኋላ ነው። ሰነዱን ልንሰራ የምንችለው። ሰነድ የሚረ በተለይ የተለያዩ ነገሮች ይረዱናል መረጃን ለማስተናገድ እና ማስታወቂያ ለመስራት ያገለግለናል። ምክንያቱም ያ ሰነድ መጀመሪያ ትክክለኛነቱን ማረጋገጥ ስለሚያስፈልግ ማለት ነው። እኔ ብዙም ጊዜ ሰነድ አዘጋጅቼ አላውቅም። ግን ከ ትምህርትም አኳያ ከወሰድኩት የትምህርትም አይነት ስለሚያገናኘው ማለት ነው። ማስታወቂያን እና አስፈላጊ ውሳኔ ለመስጠት ሰነድ ማዘጋጀት ይረዳናል ብዬ አስባለሁ። ለምሳሌ ሰነድ አዘጋጅተን ምን እንደምንሰራ? የግድ ማወቅ አለብን። መጀመሪያ ሰነዱን የፈለግነው ለምንድነው ምን ልንሰራበት ነው? ለምንስ አገልግሎት ይጠቅመናል? ምን ምን ለማድረግ ያስፈልጋል? የትኛውን ሰነድ ላዘጋጅ? ስለ ትምህርት ወይስ? ስለ ህግ ወይስ? በቃ የተለያዩ ነገሮች ለማድረግ ምን አይነት ሰነድ ላዘጋጅ የግል የግልን ለማዘጋጀት ያው ብዙ አይነት መጽሐፍቶችም ሊወጣቸው ስለሚችል ከግልም ህይወታችን የተነሳ የተለያዩ ሰነዶችን ማዘጋጀት እንችላለን። የድርጅት ሲሆን ደግሞ ያንን ለማስታወቂያ ለማሰራት የተለያዩ ነገሮችን መጀመሪያ ከሚታወቅ ምንድ የተለያዩ መረጃዎችን መሰብሰብ ይጠበቅብናል። ከዛ ባለፈ ደግሞ የህግ ሰነዶች መጀመሪያ ስለ ህግ ማወቅና ማጥናት ይጠበቅብናል። የትኛው አንቀጽፅ የትኛው ላይ ይገኛል? ይሄ ህግ ያስቀጣል ወይስ አያስቀጣም? የሚለውን መረጃ ካሰባሰበን በኋላ ስለ ህግም የተለያዩ አንቀፆችን በመሰብሰብ ሰነድ ልንጽፍ እንችላለን። ከዛ ባለፈ ደግሞ በስዕል ወይ ደግሞ በፁሁፍ የተለያዩ ሰነዶች ወይ ደግሞ በመረጃ ማዕከላዊ ነገሮች ላይ ማዘጋጀት እና መሰብሰብ እንችላለን ማለት ነው። እና ብዙ

በጀት ታስተዳድራለህ ይላል ጥያቄው? አዎ የሚሰጠኝ በእርግጥ ራሴ ባመጣሁት ገንዘብ ሳይሆን ቤት ውስጥ የወራ አስፔዛ የ እንትን የምለው። እኔ ነኝ የማስተዳደር ቤቱን እና ይሄን ያህል ብር ለዚህን ወር ይበቃኛል ብዬ እናገራለሁ። ያ ገንዘብ ገቢ ይደረጋል። ከዛ በኋላ ለወር የሚሆነኝን አብቃቅቼ ለቤተሰቡ የሚሆኑትን አንዳንድ ነገሮችን በመገዛዛት እንትን እላለሁ ማለት ነው። እና አብዛኛውን ጊዜ ቤት ውስጥ ከቀለብ ጀምሮ እስከ የተለያዩ አስቤዛዎችን የምቆጣጠረው እኔ ነኝ ማለት ነው። የራሴ ገቢ ገቢ ባይኖረኝም ቤተሰቦቼ በሚሰጡኝ ብር ይሄ ለዚህ ወር ይበቃል ይሄ ለዚህ ወር በማለት አስተዳድራለሁ ማለት ነው

በቡድን መስራት ትወዳለህ? ይላል ጥያቄው አዎ በቡድን ነው አብዛኞቹን ስራዎች መስራት የምወደው። እውነት ለመናገር ብቻዬን መስራት አልወድም ብቻዬን ስሰራ ስራው በጣም ያቆየኝ ነው የሚመስለኝ እና። ከሰዎች ጋር ተጋግዠ አንዳንድ ስራዎችን መስራት እወዳለሁ። አሁን ለምሳሌ ቤት ውስጥ በማደርገው ስራ ቤት ማጽዳት ሊሆን ይችላል። ወይ ደግሞ ልብስ ማጠብ ስፔሻሊ ልብስ ማጠብ ላይ ብቻዬን ማጠብ አልወድም። ሲጀመር የራሴን ብቻ ሳይሆን የቤተሰቡን በሙሉ ነው ልብስ የማጥበው። የእናቴን የአባቴን እንዲሁም የእህት ወንድሞቼን ታናናሽ ወንድምና እህቶች አሉኝ በጣም ህፃን የሆኑ ራሳቸው በማጠብ የማይችሉ እና እነሱን የእነሱን ልብስ ከእህቴ እና ከአንድ አጋዥ ልጅ አለችን ከእሷ ጋር በመሆን አንድ ላይ እናጥባለን ማለት ነው። እና አብዛኛውን ጊዜ ብቻዬን ስሰራ የፈጠምኩም አይመስለኝም በጣም የቆየ የምንቀራፈፍ እና የቆየውም ስለሚመስለኝ አብዛኛው ጊዜ ብቻዬን ስራ መስራት አልወድም። በቃ እንጀራ እንኳን እየጋገርኩኝ ቢሆን ሰው እንዲያግዘኝ እፈልጋለሁ የሆነ ትንሽ እረፍት ማድረግ እፈልጋለሁ። ምናምን እና እንደዚሁም የ ትምህርት በምማርበት ሰዓትም ያው አብዛኛውን የሚሰጡን አሳይመንቶች በግል እንዲሆን አልፈልግም። የ በ በቡድን እንድንሰራው ነው። ብዙ ጊዜ ምርጫ የሚሆነው በአብዛኛው ጊዜ እንደውም ያው። ለብቻም ለግልም ይሰጣል ለቡድን የሰጣል ግን ያው በቡድን በሚሰጥ ሰዓትም የየራሳችን ወረቀት ይሁን እንጂ ሀሳቡን አንድ ላይ ስለምናመጣው የወረቀት ብዛት ይሆናል እንጂ በቡድን ነው። አብዛኛው ጊዜ የምንሰራው እና በቡድን ስታዘዝ በጣም ነው ደስ የሚለን ያው ወጪ የሚቆጥብ ከወረቀት ከ እስኪርቢቶ አንፃር። እና እንድ ላይ ሰብሰብ ብለን በቡድን መስራት ያስደስተኛል። እና አብዛኛውን እኔ የምወደው በቡድን መስራት ነው። ብቻዬን ምንም ነገር ማድረግ አልፈልግም ካለምፈልግም ሳይሆን አብዛኛው ጊዜ ብቻዬን የማደርጋቸው ነገሮች ተሳክተውልኝ አያውቁም ያው ስኬታማ አይደለውም ለማለት ሳይሆን ብዙ ጊዜ አንዳንድ ነገሮች ከአንዳንድ ነገሮች ማረግ አንፃር በቡድን መስራት የሚደግፍ አይነት ሰው ነኝ። ብቻዬን ስሰራ ቶሎ የመጨረሱ ወይ ደግሞ ሀሳቤ ማሰባሰቡ እና ቅልጥፍናውም የለኝም ማለት ነው። እና አብዛኛውን ጊዜ በቡድን ነው። ስራ መስራት የምወደው በቡድን ሲሰራ የተለያዩ ሀሳቦች ይመጣሉ። ከዛም በኋላ የ የአንዱ ሀሳብ አንዱ ይደግፈዋል የአንዱ ደግሞ አይ ይሄ እንዲህ ባይሆን ጥሩ ነው እንዲህ እንዲህ ብናደርገው ጥሩ ነው። የተለያዩ ሀሳቦችም ስለሚውጣጡበት በቡድን መስራት ጥሩም ነው ብዬ አስባለሁ። ያው ደግሞ በሀገራችን የሚባባል የሚባልም አባባል አለ። ብቻውን የበላ ብቻውን ይሞታል ይባላል። ያው ተካፍለን ሰርተን ተካፍለን እንብላ የሚባባል የሚባል አባባል አለ። አብዛኛውም ሰው ያንን አባባል ተመርኩዞ ነው። የሚሰራው እና ያው ብቻውን እንደማይበላ ሁላ ስራ ላይም እንተጋገዝ ይባባላሉ ያው እንብላ መባባላችን ስለማይቀር ያው ስራ መተጋገዝ ጥሩ ነው። እና አብዛኛውን ጊዜ በቡድን ሲሆን ነገሮች ይቀላጠፋሉ ቶሎ ያልቃሉና የጊዜ ቁጠባ የሚኖረዋል። ከዛም የተለያዩ ሀሳቦች የተለያየ ሰው የተለያየ ሀሳብ ሳያመነጭ አንድ አንድን ፕሮጀክት ለመስራት ያ ጠቃሚ ነው ብዬ አስባለሁ። የተለያዩ አንዱ የማያውቀው መረጃ አንዱ ሊያውቀው ይችላል። አንዱም የሚያውቀውን ደግሞ አንዱ ላያውቀው ይችላል። እና ከመረጃው መሰባሰብ ጀምሮ የተለያዩ ነገሮችን ከማረግ ከሙያም ሊሆን ይችላል። ከስራ አሰራር ልምድ ማኳያ በቡድን የሚሰሩ ስራዎችን ደጋፊ ነኝና። ያው በደቦ እንስራ የሚባል ነገር አለ። ያው ደቦ ማለት ቡድን ነው። በቡድን ሲሰሩ ብዙ ነገሮች ቶሎ የማለቅ ቻንሳቸው የፈጠነ ነው ማለት ነው። የግል ስራዎች አብዛኛውን ጊዜ ቶሎ የማለቅ ነገራቸው ወደ ኋላ እየቀረ ነው ማለት ነው። ቶሎ አያልቅም እንደገና በራስ ሀሳብ ብቻ ስለምትመራ ያ ነገር ወይ ኪሳራ ላይ ሊጥልክ ይችላል። የተለያዩ ነገሮች ሊያመጡ ይችላሉ። እና እኔ በአብዛኛው ጊዜ በቃ ከትንሽም ነገር ጀምሮ በሰብሰብ ብሎ መስራትን እወዳለሁ ማለት ነው። በቡድን የተሰራ ስራ ትልቅ ደረጃ የሚደርሰው ከአንዱ

ምን አይነት ስልክ ትጠቀማለህ እኔ አንድሮይድ የሆኑ ምርቶችን ነው እስከ ዛሬ እየተጠቀምኩ ያለሁት። ያው መጀመሪያ ጊዜ ስልክ ሲይዝ። አይቴል የሚባል ስልክ ይዤ ነበረ ያው እሱ ፕሮዳክት ብዙም አልተመቸኝም። ስፔሻሊ እንትን ኒትወርክ ላይ ብዙም እንትን የለውም እና ፍጥነት የለውም። እና ሳይመቸኝ ስለቀረ ካሜራውም ጥሩ አልነበረም የድሮ ምርት ነው። በነገራችን ላይ አሁን ላይ ተሻሽሎ ሊሆን ይችላል አላውቅም። በድሮ ሰዓት ነበር የገዛሁት መጀመሪያ ስልክ ስይዝ አይቴል ስልክ ነበረኝ። እና እሱን ብዙም አልወደድኩትም ያው እንዳልኩት ኔትወርኩም ቀርፋፋ ነው። ካሜራውም ጥሩ አልነበረም እና እሱን ቀየሬ። የዱሮው ሳምሰንክ መርተህ ነበር ያስኩት እና እሱ ባትሪውም ካሜራውም እንደገና ኔትወርክም በጣም አለው እና ደስ ያለኝ ስልክ ነበረ። እና በጣም ተመችቶኝ። አሁን እሱ አርጅቶም እስከሚያረጅ ድረስ ነው ስልክ የምጠቀመው። እና እሱን ስቀይርም አሁን የቀየርኩት ስልክ ሳምሰንግ ነው። ያሁኑ ስልኬ ሳምሰንግ ኤ ዜሮ ስድስት ነው። እና ራሙም አሪፍ ነው ስቶሬጁም በጣም የምፈልገው አይነት ስልክ ነው። እና በሱ ነው እየተጠቀምኩ ያለሁት። ያው ሰው ብዙ ሰው አሁን ከአንድሮይድ ወደ አይፎን ተሸጋግሯል ማለት እንችላለን ብዙ ሰዎች አይፎን እየተጠቀሙ ያሉት። ግን እኔ ያን ያህል አልፈልገውም። አይፎን ስልክ መያዝ ምክንያቱም ደግሞ ያው ከአጠቃቀሙ ከአንድሮይድ ስልኩ ወጣ ያለ ስለሆነ ያው አጠቃቃሙንም ላልችልበት እችላለሁ። ብዬ አስቤ ነው። እና ከገንዘብም አኳያ ያ ወደድ ይላል የሳምሰንግ የማነው የአይፎን ስልክ እና ያው ለጊዜው ያለኝ አሁን ሳምሰንግ ነው እሱ በጣም ተመችቶኛል። ቻርጀሩም ስቶሬጁም ቅድም እንዳልኩት ነው በጣም ደስ የሚል ነው። ካሜራውም ጽድት ያለ ይመስለኛል ለንደኔ እኔ ጽድት አለ ነው ብዬ አስባለሁ። እንደ አይፎን ባይሆንም ምናልባት ወደፊት ለካሜራ ያው ባቶ አሪፍ አይደለም ይባላል። አይፎን ስልክ ሳምሰንግ ግን በጣም የባትሪው ይቆያል እና እኔ የምፈልገው ደግሞ ባህሩ የሚቆይ አይነት ስልክ ነው። ምክንያቱም በየጊዜው ቻርጅ ማድረግ ያው የግድ ፓወር ባንክ ይዤ መንቀሳቀስ ይኖርብኛል ማለት ነው። ባትሪው ቶሎ ቶሎ የሚያልቅ ከሆነ። እኔ የምወደው ደግሞ ባትሪው የሚቆይ እና የሚበረክት አይነት ስልክ ነው። ሌላ ወጪ መውጣት ስለማልፈልግ ማለት ነው። ያው ከሰዎችም ከጎደኞቼም እንደሰማሁት ከ ያ አይፎን ስል ከሳምሰንገሰ ድንጋዩ አርፍ እንዳልሆነ ነው። እና ያው ከካሜራ ውጪ ደስ የሚል ነገር አላየሁበትም። ለዛ እኔ የሳምሰንግ ተጠቃሚ ነኝ። አሁን ይሄንን ሳምሰንግ ስይዝ ሁለተኛዬ ነው። ያው መጀመሪያ መጀመሪያ ላይ ቅድም እንዳልኩት አይቴል ነው። ከዛ በተያያዘ ደግሞ ልክ እሷ አርጅቶ ምናምን ብዙም ነገሩ ስላልተመቸኝ ወደ ሳምሰንግ ዞርኩኝ። ያው ሳምሰን ስልክ ኤ ዜሮ ኤ ኤቴን ኤስ ነበረኝ ሁለተኛ ስልኬ ሳምሰንግ ኤ ቴንኤስ ነው። ከዛ እሱም አሪፈሆኖ ሳገኘው ስቶሬጁም ጥሩ ነበር። እና አጠቃቀሙ በተለይ ባትሪው ባትሪው አሪፍ ነበረ። እና ከእሱ እሱ ደግሞ እሱም ያው ወድቆብኝ ከተሰበረው በኋላ ለመቀየር ስገደድ። አሁን ያው ከአንድ አመት በፊት ኤ ዜሮ ስድስት ገዝቻለሁ። እና ያው ቀርፋፋ ነው ምናምን ይላሉ ግን ደግሞ እኔ ፕሮሰስ ፕሮሲጀሩ ቀርፋፋ ነው ምናምን ይላሉ ግን እኔ ተመችቶኛል አሪፍ ሆኖ ነው ያገኘሁት። ካሜራውም አሪፍ ነው እኔ የምፈልገው ካሜራውን ነው። እና ያው ካሜራውም ጥሩ ነው እንደ አይፎን ባይሆንም። ቅድም እንዳልኩት የአይፎን ስልክ ካሜራው ጥራት ከሁሉም ስልኮች እንደሚበልጥ ማንኛችንም እናውቃለን። እና አንድሮይድ ሲሆን ደግሞ ባትሪው ነው የሚፈለገው ባትሪው በጣም ጥሩ ነው። ይሄ እየተጠቀምኩት እገኛለሁ እና ደስ የሚል የባትሪ ቆይታ አለው። ከዛ ባለፈ ደግሞ ካሜራው ጥሩ ነው ያው እንደ አይፎም ባይሆንም ካሜራውም ጥሩ ነው። እና ስቶሬጁም በጣም አሪፍ ነው። የፈለኩትን ነገር ያው ስልኬ ላይ እየያዝኩኝ እገኛለሁ እስካሁን ፉል አልሆንም። ያው መቶ ሃያ ስምንት በአራት ራም ነው። እና ደስ የሚል የስልክ አይነት እኔ ምርጫዬ ያው ገንዘቡን ስለሌለኝ ሳይሆን አይፎን እንትን ያላልኩት ከ ባትሪው አኳያ ነው። እና ባትሪው በጣም ይቆያል እኔ እምፈልገው ደግሞ ባትሪው እሚቆይ ስልክ ነው

የስራ ጊዜው እንዴት ነው ይላል ጥያቄው? አሪፍ ነው። ከ ታክሲ መጉላላት። ባለፈ የስራ ጊዜ አሪፍ ነው። ጠዋት ሁለት ሰዓት እገባለሁ ማታ አስራ ሁለት ሰዓት ወይ ደግሞ አንድ ሰዓት። እወጣለሁ የግል ስውቅ ነው ተቀጥሬ እየሰራሁ ምገኘው እና። አሪፍ ነው ምሳም ይዤ ነው ምሄደውም። ያው ጠዋት ከእንቅልፌ በጊዜ ነው ምነሳው ምክንያቱ ደግሞ። የታክሲ መጉላላት አለው ቅድም እንዳልኩት ከዛ በሁለት ፌርማታ ስለሚሄድ አቆራርጬ ያው አንዱ ላይ ባገኝ አንዱ ላይ ላጣ ስለምችል። በጊዜ ነው ቀደም ብዬ በቻልኩት ፍጥነት ለመዘጋጀት እሞክራለሁ። ከዛ ቁርስ ምበላ ከሆነ ያን ያህል ጊዜ አይወስድበኝም ቁርስ እበላለሁ። ከዛ ምሳ ላይ ደግሞ ለምበለው ውጪ አልመገብም ራሴ አዘጋጅቼ ቋጥሬ ነው። ምሳ ይዜ ምሄደው እና እዛው የምሳ ሰዓት ላይ የትራንስፖርትም ከሚከፈለኝ ገንዘብ ጋር ለመመላለስ ጊዜም ያው እርቀት አለው። ቅድም እንዳልኩትና ከርቀቱም አኳያ ምሳ ይዤ ነው ምሄደው እና። ያው ያን ለማድረግ ጠዋት በጣም በሌሊት ነው የምነሳው። ከአስራ ሁለት ሰዓት ከጠዋቱ ቀደም ብዬ ነው ምነሳው አስራአንድ ተኩልም ሊሆን ይችላል ወይ አስራሁለት ሰዓት ሻርፕ አስራ ሁለት ሰዓት ላይ ነው አብዛኛው ጊዜ ምነሳው እና። ያው ቀደም ብዬ ነው ለመዘጋጀት የምሞክረው። ልክ አንድ ሰዓት ሲል ከቤት እወጣለሁ ያው ሁለት ጊዜ ሲሆን አንዳንዴ ጠዋት ሁለት ሰዓት ለመግባት በጣም ከባድም ይሆናል። እና አብዛኛው ጊዜ ወረፋ ስለሚሆን የታክሲ ወይ ሌላ አማራጭ ካልተጠቀምኩኝ። የታክሲውን ሰልፍ መቋቋም አልችልም ለዛ ቀደም ብዬ ከአንድ ሰዓትም ቀደም ብዬ ነው ምወጣው የመጀመሪያውን ታክሲ ለማግኘት ያን ያህል ጊዜ አያወስድብኝም። ግን ሁለተኛው ፌርማታ ላይ እስከምደርስ ጊዜውም ረፍዶ ስለሚሆን ብዙ ተማሪዎች ሊሆኑ ይችላሉ ወይ ደግሞ ልክ እንደ እኔ ወደ ስራ የሚገቡ ሰዎች ተሰልፈው ነው ማገኛቸው እና። አብዛኛው ጊዜ በጣም እቸገራለሁ የስራ ቦታ ለመድረስ የትራንስፖርት ችግር ያጋጥመኛል ማለት ነው። ከዛ ባለፈ ጦ ማታም እንደዚሁ ማታም ስገባ የታክሲ ሰልፍ እንዳለ ነው የታክሲ ሰልፍ እንዳለ ሆኖ። በጊዜ ቶሎ አልገባም ማታ አንድ ሰዓት በምወጣ ሰዓት በተለይ ማታው ሁለት ሰዓት ወይ ደግሞ ሁለት ሰዓት ተኩል እስከ ሁለት ሰዓት ተኩል ነው ልደርስ ምችለው ወደ ቤት ቤት ቅድም እንዳልኩት። የቤቱም ርቀት አለ ከዛ ደግሞ የትራንስፖርት መጉላላትም አለ ልክ አስራ ሁለት ሰዓት እምወጣም ሲሆን እንደዚሁ በብዛት ከስራ ሚመልሱ ሰዎች አስራ ሁለት ሰዓት ላይ ሊሆን ይችላል። ከስራቸው የሚወጡት እና በዛ ሰዓት እንደውም ማታ ሰው ባይወጣ ይሻላል አንድ ሰዓት ላይ በመውጣ ሰዓት ይሻላል እና። የረዘም ያለ የታክሲ ማታ ማታ እንደውም አብዛኛው ጊዜ አይሰለፉም። ያው በጉልበት ነው በመገፈታተር ምናምን ነው። ልናገኝ የምንችለው ታክሲ እና ብዙ ጊዜ እኔ ደግሞ እንደዛ የማረግ ፍላጎቱም ላይኖረኝ ይችላልና ብዙ ጊዜ አምሽቼ ምገባበት ምክንያት። ያው ከታክሲ አኳያ ነው ማለት ነው። እንጂ የስራ ጊዜየ ጥሩ ነው ከ ሰዎች ጋር ያለኝ ቀረቤታ ደንበኛነት ደንበኛየ አያያዝ ላይ በጣም ጎበዝ። ከስተመሮች ሲመጡ እንዴት እንደማስተናግድ የማቅ ሰው ከሰው ጋር ቶሎ ተግባብቼ። አሪፍ እቃ እንደሆነና እንዲገዙ አሳምኜ የተለያዩ ደንበኞች ያሉኝና እነሱን አያያዝ ላይ ጎበዝ እንደሆንኩ። ይሰማኛል እኔ ጎበዝ ብቻ ነኝ ብዬ ስላሰብኩ ሳይሆን ያው ከብዙ ሰው የመጣው ኮሜንትም ስለሆነ ነው ማለት ነው። እና ያው የስራ ጊዜ አርፍ ላይ ይገኛል ፈጣሪ ፈቅዶ የራሴን ስራ ሲይዝ እና የራሴ ሆነ የምለው ገቢ ሳገኝ። ከዛ ደግሞ አሁን ላይ እግዚአብሔር ይመስገን ከማለት ውጪ ደግሞ በጣም ማመሰግንበት ጊዜ ይመጣል ብዬ አስባለሁ ማለት ነው። የወር ደሞዝ መጠበቅ በጣም ነው ሚያስጠላው። የምትፈልገውን ነገር ቶሎ ማድረግ አትችልም ያው ደሞዝ እስኪመጣ ከመጠበቅ ውጪ ማለት ነው። እና ያው ደሞዝ ሲገባ እያልን ብዙ እዳዎቼ ውስጥም ልንገባ እንችላለን። የቅጥር ስራ በርግጥ መጥፎ ነው እና ያው አላማራውም ፈጣሪ ይመስገን ለዚህም። እና ለጊዜው ተቀጥሬ ነው ምሰራው እና የስራ ጊዜየም ጥሩ በሚባል ደረጃ ከሰው ጋርም ያለኝ ጥሩኝነት አሪፍ ነው ብዬ አስባለሁና ተመችቶኛል ተስማምቶኛልና ደህና ነኝ።

አዎ ኮከቦችን ኮከቦችን መመልከት በጣም ነው የምወደው ልክ ባየኋቸው ቁጥር በጣም ደስታ ይሰማኛል። ያው ጥሩ ትዝታዎችም አሉኝ ማታ ላይ ቁጭ ብሎ እነሱን መመልከት ያው አንዳንድ ጊዜ አንዳንድ ሰዎች ጥለውብን የሚያልፉ ትዝታዎች እንዳሉ ሆኖ ማለት ነው። እኔም ጥሩ ትዝታ ከኮከብሽ ጋር አለኝ ወክ በመውጣት ሰዓት። ብዙ ነገሮችን በማደርግ ሰዓት ማታ ላይ እነሱን እንዳይ እንድለምድ አድርጎኝ የሄደ ሰው አለና ከእነሱ ጋር ለየት ያለ ቅርኝነት አለኝ። አሁንም ላይ ብቻዬን ብቀርም ያው ከእነሱ ጋር በመሆን ጥሩ ትውስታዎችን ትዝታዎችን እያሳለፍኩኝ እገኛለሁ። ልክ መሽቶ ብቻዬን ቁጭ ብዬ ወደ ሰማይ በተመለከትኩ ጊዜ እነሱ ካሉ የተባልኩትን ነገር ያው ትዝታ ትዝታ ነው ሊጠፋ አይችልም። የምናስታውሳቸው ነገሮች አሉ አንዳንድ ነገሮችን ከሰዎች ጋር በምናሳልፍ ሰዓት ጥሩ ትዝታዎች ይቀሩናል እነሱ ይሄዱና ትዝታዎች ብቻ ይቀራሉ። እነዛ ትዝታዎች ደግሞ የምናስታውስበት መንገድ አናጣምና። ውስጣዊዎቼን ከማስታወስበት ነገሮች አንዱ በኮከቦችን መመልከት ነው በማታ እና ያው ደስ የሚል ስሜት ይሰማኛል። ወደ ወደኋላ የሚመልሱኝ ነገሮች አሉ እና ያው ደስ የሚል ስሜት ነው የሚሰማኝ። ከዛ ባለፈ ከእነሱ ጋር አወራለሁ ደስ የሚል በቃ የድሮ ትዕዛዎችን እያስታወስኩኝ እነሱን በማየት ፈገግ ብዬ አመሻለሁ ማለት ነው። እና ልክ ምሽት ሲመጣ እነሱን መመልከት እወዳለሁ። ብዙ ጊዜ ዳመና በሚሆን ሰዓት ይረብሸኛል ምክንያቱም እነሱ አይኖሩም። እና እኔ ቁጭ ብዬ ራሴን ማዳመጥ የምፈልግበት ሰዓት እነሱን እያየሁ ብዙ ነገሮችን ማድረግ እወዳለሁኝ እወዳለሁኝና ከኮኮቦች ጋር ደግሞ ጨረቃ ስትወጣ አብራ በቃ ምሽቴን ልነግራችሁ አልችልም እንዴት ደስ እንደሚል? ምሽቴን ድምቅ ታደርግኛለች ልክ ጨለማውን እንዳበራችው ህይወቴ ላይም የሆነ ብርሃን ሲዘራበት ይስተማኛል ማለት ነው። እና ኮኮብ ብቻ ሳይሆን ጨረቃም እወዳለሁ። እና እንደዚህ ሰማዩ ደግሞ ድምን የሚባል ሰዓት ዳመና በሚሆን ሰዓት ኩከቦች አይወጡም። ጨረቃም እንደዛው እና በጣም ነው በዛ ሰዓት ይዳብረኛል። ወይ በጊዜ እገባለሁ ገብቼ በጊዜ ገብቼ ያው መተኛት ነው ከእነሱ ጋር የማሳልፈው ጊዜ ላይኖረኝ ይችላል ማለት ነው

በመስመር ላይ ገዢ ነህ? አዎ የተለያዩ ነገሮችን በመስመር ላይ በማገኝ ሰዓት የተለያዩ ነገሮችን መግዛት እወዳለሁ። ለምሳሌ እህል። የተለያዩ ነገሮች ምሽት ላይ ወጥተው ተዘርግተው የሚሸጡ ነገሮች አሉ። እና እነዛ ነገሮች ዋጋቸውም ቅናሽ ነው የሚሆነው። እና እነሱን በመግዛት መግዛት ያሰደሰተኛልና ገዢ ነኝ

ጠዋት በስራ ምን ታደርጋለህ? ጠዋት ላይ በጊዜ ነው ከእንቅልፌ የምነሳው ምክንያቱም ስራ ለመግባት በሌሊት መነሳት። አለብኝ እንደውም ከአሥራ አንድ ሰዓት ተኩል በቃ እስከ አራት ሁለት ሰዓት ጠዋት። ቶሎ ነው የምነቃው ምክንያቱም። ተነስቼ ቁርስ ሰርቼ እሱን በልቼ እንደገና ደግሞ ምሳ የምወስደውን ምሳ ቋጥሬ ስለምወጣ ማለት ነው። ከዛ በኋላ ብዙ ነገሮች ያጋጥሙኛል። ሁለት ፌር ማታ ነው የምጠቀመው ያንን ተቆራርጬ ስለሚይዝ ጠዋት ላይ በጊዜ እንደምንም ወጥቼ የጠዋቱን ቶሎ ካገኘው። እንደገና ደግሞ ሁለተኛው ፊርማታ ላይ እስከምደርስ ድረስ ሰውም በጣም ቀን እየነጋ ይሄዳል። ተማሪዎችም እንደዚህ ሰራተኞች እንደኔም የሚወጡ። ብዙ ስለሚሆኑ የሁለተኛው ፌርማታ በጣም ያቆየኛል ከመጀመሪያው በተለየ ማለት ነው። እና እሱን ታክሲ ይዤ ወደ ስራ በመሄድ የምሰራዎችን ስራዎች እሰራራለሁ ማለት ነው። እና ጠዋት በጊዜ ነው የምነሳው የቁርሴን ሰርቼ ምሳዬን ቋጥሬ ከቤተሰቦቼ ጋር ቁርስ ተመግቢ ስለምወጣ። በጣም በደሊት በሚባለው ደረጃ ነው ከቤቴ ወጥቼ የምሄደው ማለት ነው። እና ከ በፊት ላይ ተማሪ በሆንኩኝ የሰዓት በጊዜ የመውጣት ልምድ አልነበረኝም። ሁሌም ያው ምግብም ተሰርቶ ስለሚሰጠኝ ምሳም ቋጥሬ ነበር የምሄደውና ትምህርት ቤትም ተቋጥሮልኝ ተቀስቅሼ ምናምን ስለሚሄድ ይሄንን ስራ ከገባሁኝ በኋላ የጧት ሰው ለመሆን በጣም ሞክሬያለሁ። በጣም ጥሪያለሁ እና የጧት ሰው አይደለሁም በጊዜ መነሳት ልምድ ያን ያህል ልምድ የለኝም። ቶሎ ለመንቃት በጣም እቸገራለሁ። እና ብዙ ጊዜ በጠዋት አልነሳም። ነበረ እግዚአብሔር መስገን አሁን ግን። ያው ልጅነትም የሚባል ነገር ጠፍቶ አሁን እያደግን ስንሄድ። የምናያቸው የምናያቸው ነገሮች አሉ ከሀላፊነት መሰማት ጀምሮ አንዳንድ ነገሮች ላይ የበሰልን ስንሄድ የምናደርጋቸው ነገሮች በቃ ቀድሞ ጭንቅላታችን ላይ ይመጣሉ እና እኔ አሁን በጊዜ ካልተነሳው ያው ስራ ይረፍድብኛል። ከስራዬ ደግሞ አርፍጄ በምገኘው ሰዓት ልባረር እችላለሁ። ያንን ስለማስበው በጊዜ ለመነሳት ራሴን አሳምኜ በጊዜ ተነሳው እገኛለሁ። እንጂ እኔ ከድሮም በክላስ በሚሄድበት ሰዓት በጣም ተቀስቀሽ እስከ በቃ አይስኩል እስከመግቢያ ማለት ድረስ ይቻላል። ትምህርት እኮ አለ የዛሬ ምናምን ታብዬ ተቀስቅሼ ነበረ ተነስቼ የምሄደው እና የጧት ሰው አልነበርኩም። አሁን ግን ያው በስራ ምክንያት ጠዋት ጠዋት ለመነሳት ተገድጃለሁ ጠዋት ብቻም ሳይሆን ቀደም ብዬ በሌሊት ነው የምነሳው ማለት ነው። ይሄ የመጣው ደግሞ ከስራ ላለመባረር የመጣ ነገር ስለሆነ ነው ማለት ነው። እና ጠዋት ጠዋት ቶሎ ነው ምነሳው

የጫማ ቁጥር ስንት ነው? የኔ ጫማ ቁጥር ሰላሳ ስምንት ነው አውዛኛውን ጊዜ ሽፍን የማደርግ ከሆነ ሰላሳ ስምንት ነው። ግን አንዳንድ ፍላቶችን የማደርግ ከሆነ ሰባት ቁጥር ነው ማለት ነው የማደርገው። ሽፍን ሲሆንና ነጠላ ጫማ ሲሆን የማደርጋቸው የጫማ ቁጥሮች የተለያዩ ናቸው ማለት ነው።

በቤትህ ምን? አይነት የቤት እቃዎች አሉ። ያው እኔ የምኖረው አሁን ቤተሰብ ጋር ነው። እና እግዚአብሔር ይመስገን ብዙ የተለያዩ የቤት እቃዎች አሉን። ራሴን ቺዬ ለመውጣት ሞክሬ ነበርና የራሴ ቤት ብዬ እንትን ያልኳት የተከራየኋት ቤት በጣም የምታስጠላ ነበረች እና ብዙም ደስም አላለኝም። ለብቻም ኑሮ ስላልተመቸኝ አሁን ከቤተሰቤ ጋር ተመልሻለሁ። ግን ብቻዬን ራሴን ችዬ እወጣለሁ ባልኩበት ሰዓት የነበሩኝ እቃዎች ያው ፍራሽ። ስቶቭ እና ድስት ነበረ እና የማስታጠቢያ ጆክ እና ማስታጠቢያ ነበረ። እና የቤቴ እቃዎች እነዚህ ብቻ ነበሩ። በሰአቱ ያው ራሴን እችላለሁ እና ጥሩም ማለት ጥሩ አጀማመር ነው ብዬም አስባለሁ። ምክንያቱም ወደፊት ከትንሽ ነገር ተነስተን አንዳንዴ እድላችንም ጥሩ ሲሆን ትልቅ ደረጃ የመድ ረስ አድቫንቴጅ አለን። እና እኔም እንደዛ አስቤ ነበረ የወጣሁት ግን ሞከርኩት ሞከርኩት ያው ሆነ። የምሰራት ስራ ትንሽ ነበረች እና ያቺ ስራ ደግሞ ከእጅ ወዳፍ ነው እንጂ። ያው ብዙም ትርፍ አልነበራትም። እና ምንም ነገር ልለውጥ ስላልቻልኩኝ ድጋሚ ወደ ቤተሰቦቼ ጋር በመመለስ አስቤዛና የቤት የኪራዩን እንትን ማለት ችያለሁ። ያው የታክሲ ብቻ ነው። አሁን ወጭዬ እና ያው የሆነ ነገር ሲጠራቀምልን ብንወጣ ይሻላል በማለት ድጋሚ ተመልሻለሁ። አሁን የተወሰነ ሳንቲም ካገኘሁኝ በኋላ የራሴን ኑሮ ለመጀመር አስባለሁ ማለት ነው። እና አሁን ላይ ከእነሱ ጋር ነው እየኖርኩ ያለሁት ብዙ አይነት እቃዎች አሉን ከሶፋ ከአልጋ ከተለያዩ የቤት እቃዎች የኪችን ካቢኔቶች የተለያዩ ሼን የሚያደርጉ ብርጭቆዎች ሊሆን ይችላል። ከቲቪ እስከ ቲቪ ስታንዱ የተለያዩ እቃዎች አሉን። ግን ራሴን ልቻል ብዬ ብወጣ ይሄ ሁሉ እቃ ማሟላት አልችልም እና ያው እነሱም በአንዴ የገዙት እቃ አይደለም ለረጅም አመት በትዳር ቆይተዋል። በዛ ወቅት የተለያዩ እቃዎች በትዳር ስትወጡ ደግሞ ከቤት ውስጥ የተለያዩ ከፋሚሊዎች የሚሰጡ ከዘመድ አዝማዶች የተለያዩ የቤት የቤት እቃ ስጦታ ይሰጣል። እና እና ከቤት እንዲሁ ከስወጣ ግን ያን ያህልም ከስጦታም የመጣ ነገር የለም። ያችን ፍራሽና ቅድም እንዳልኩት ስቶቯንና ድስቷንም ያው ከቤተሰብ ይዣት የወጣኋት ናት። እንጂ ከ እኔም ገዝቼው አይደለም በራሴ ገንዘብም አይደለም ያመጣሁት ያንን ከቤተሰቤ የወሰድኩት ነበር። እና ያው አልሆን ሲል ታመልሻለሁ ወደ ቤት ማለት ነው። ከእነሱ ጋር በነበርኩት ሰዓት ግን ያው አሁንም እነሱ ጋር ነኝና ወጥቼ እገባለሁ። ውጪ ስራ ስራ ነው። ማገዝ ያሉብኝን ስራዎች አንዳንድ ስራዎች አግዛለሁ የቤት ውስጥ እቃ ማጠብ ሊሆን ይችላል። ቤት ማጽዳት ሊሆን ይችላል ልብስ ማጠብ የተለያዩ ስራዎችን አብሬ እነሱን አግዛለሁ ማለት ነው። ከእነሱ ጋር አብሬ እሰራለሁ ይሄንን። ከዛ ባለፈ ግን ያው ተቀጥሬ የምሰራበት ስራ ሄጄ ሰርቼ እመለሳለሁ ማለት ነው። እና ይቺን ገንዘብ ግን ያው እኔም የሚያስፈልጉኝን ነገሮችን አንዳንድ ነገሮችን እና የታክሲ ነው እየቻልኩ ያለሁት ሌላውን ሴቭ በማድረግ ላይ እገኛለሁ። ምክንያቱም አሁን እንኳን ራሴን ችዬ ልውጣ ብል ተመልሼ ለመምጣት ስለማልችል ማለት ነው። ደግሞ ሁል ጊዜም ቤተሰብ ጋር መኖር ብዙም ደስ አይልም። ያው በትዳር ትወጣለህ ወይ? ራስህን ችለክ ትወጣለህ እና እኔ ደግሞ ከትዳር በፊት ራሴን ችዬ የተለየ ላይፍ ማሳለፍ እፈልጋለሁኝ። እና ከትዳር በፊት ብዙ ነገሮች ይቀድማሉ ብዬም ስለማስብ። መጀመሪያ ብቻዬን እንዴት አድርጌ ቤት እንደማስተዳድር። ገንዘብ እንዴት ተገኝቶ እንዴት ይጠፋል የሚለውን ነገር ማሰብ አለብኝ ብዬ ነበር። የወጣሁት ግን ደግሞ በጣም ኑሮ ሲከብደኝ ወደ እናቴ ቤት ተመልሻለሁ ማለት ነው። እና በእኛ ቤት የተለያዩ የቤት እቃዎች አሉ። እና ከእነዛ እቃዎች መካከል ደግሞ እኔ ነኝ አብዛኛውን ጊዜ የገዛኋቸው እኔ ነኝ ስል ያው በእኔ ምርጫ ነው። ብዙ እቃዎች እኛ ቤት ውስጥ የሚገዙት እና በጣም ደሳስ የሚሉ የቤተ እቃዎች አሉን ማለት ነው። እና ከቤተሰብ ጋር ስትኖር ከበፊት ከድሮ ጀምሮ የኖሩ እቃዎች ስለሚኖሩ እና አሁን ላይም ደግሞ የምንገዛዛቸው አንዳንድ እቃዎች አሉ ማለት ነው። እና ያ ያ እቃ ደሳስ የሚሉ ከየድሮ እቃዎች አሉ ቤቱ የድሮ ነው የሚመስለው። በድሮ ጊዜ ደግሞ ያው የቤት እቃም ለማሟላት ገንዘቡም አሪፍ ነበረ እንደ አሁኑ አልተወደደም። የተለያዩ የቤት እቃዎች አሉን ማለት ነው እኛ ቤት እና ደሳስ የሚሉ የቤት እቃዎች አሉ እኔ ነኝ አብዛኛውን ማሟላቸው

የዛሬው አየር ሁኔታ ደስ የሚል የአየር ሁኔታ ነው። ያን ያህል አይሞቅም እኔ የሚሞቅ ጊዜ ብዙም ደስ አይለኝም ሙቀት ይመስለኛል እኔ ብቻ ሳይሆን ሳልኩም ብዙ ሰዎች ሙቀት አይመቻቸውም። እና የዛሬው የአየር ሁኔታ ቀዝቃዛ ያለ ነው። እና እንዲህ ዳመናማ ሲሆን አየሩ ቀዝቃዛ ሲሆን በጣም ነው ደስ የሚለኝ እና የዛሬውም የአየር ሁኔታ ቀዝቃዛ ስለነበረ ተመችቶኛል። ወድጄዋለሁ እና የዛሬው የአየር ሁኔታ በጣም ደስ ይላል ማለት ነው። ደስ ብሎኝ ነው የዋልኩት ሙቀት ያን ያህል ሲሆን አይመቸኝም። በቃ ወይ ሻወር እወስዳለሁ በቃ የማደርገው ነገር ነው የሚጠፋኝ ሙቀት ብዙም አልወድም አይበለውና ወደ በረሃ እንኳን ብሄድ። የኛ ሀገር ሙቀት ወይና አደጋ የሚባለው አይነት ነው እና የሆነ በርሀማ ቢሄድ ራሱ መቋቋም አልችልም ሙቀት አልወድም። ምናምን ብዬ ነው የማስበው። እና ብዙም ጊዜ ሙቀት ደስ አይለኝም መቋቋም አልችልም በጣም ነው የሚከብደኝ። የሙቀት ጊዜ ማለት ነው። እና የዛሬው የአየር ሁኔታ ተመችቶኛል ያው በእርግጥ አሁን በጋ ገብቷል። በበጋ ውስጥ ደግሞ እንደምናውቀው የሙቀት ሰዓት ነው በፀሀይ በጣም ታታጥላለች ውጪ እንኳን ለመንቀሳቀስ ያን ያህል አይመችም። ዛሬ ግን ያው ደመና ሆኖ ነው የዋለው ወጥቼም አይቼው ነበር። እና ያን ያህል ፀሀይ እንኳን አይደለም። አየሩ ቀዝቀዝ ያለ ነው የዛሬው የአየር ሁኔታ እኔ ተመችቶኛል በጣም ደስ ያለኝ አሁንም ይሄንን በምናገርበት ሰዓት ላይ መሽቷል። መሽቶም ቀዝቀዝ ያለ ነው ያው ብዙም ብርድ አይደለም። ሙቀትም የለውም። ደስ የሚል በማንኛውም አይነት ልብስም ሊሆን ይችላል በፈለግነው አይነት ልብስ መቆየት የምንችልበት ነው። መደረብም አለመደረብም የምንችልበት አይነት ሰዓት ነው። ደስ የሚል መካከለኛ የአየር ሁኔታ። አገኛለሁ በዛ አካባቢ ይገኛል ኡሎ።

የምሳ እረፍቶ ምን ያህል ነው? የኔ አሁን በአሁኑ ሰዓት የግማሽ ሰዓት የእረፍት ጊዜ ነው ያለኝ በምሰራበት ሰዓት ያው ከቤቴ የምሰራበት ቦታ በጣም ርቀት ስላለው የግል ቦታ ነው ተቀጥሬ ምሰራው የግል ሱቅ ላይ እና ምሳ ይዤ ነው የምሄደው። ለምሳ ሚሆነኝ ይዤ ነው የምሄደው እና የግማሽ ሰዓት እሱም ያው ብዙም እረፍት አይደለም እበላለሁ ከስተመር ሲነሳ እነሳና ማሳየውን ነገር አሳያለሁ ያው ብዙም እረፍት የለኝም የምሳ ሰዓት። ምናልባት አሰሪየ ካለ በምበላ ሰዓት አንዳንድ ነገሮችን ሊያግዘኝ ይችላል በማይኖር ሰዓት ግን ራሴ እየበላሁ አቋርጬም ልነሳ እችላለሁ አንዳንድ ከስተመሮች ሲመጡ ለማሳየት ማለት ነው። እና የእረፍት ጊዜ ያን ያህል እንኳን የለኝም። በፊት ትምህርት ቤት በምማርበት ሰዓት። ትዝ አስባለኝ ጥያቄው እና ቤታችን ያን ያህል ሩቅ አደለም ግን ከፀሀይ ከመመላለስ እያልን። የልክ ስድስት ሰዓት ተኩልን እንለቀቅና ሰባት ሰዓት ተኩል ላይ መግቢያ ይጀመራል ማለት ነው። የአንድ ሰዓት የምሳ እረፍት ነበረን እኛ። ልክ ስድስት ሰዓት ተኩል እንደተለቀቅን ለአስር ደቂቃ የሚሆን ትንሽ እረፍት ካደረግን ቡኋላ ሙሉ ግቢው ተማሪ ወይ ወጥቶ እስከሚያልቅ ወይ ደግሞ ምሳ እስከሚያዘጋጅ እጅ እስከሚታጠብ ድረስ አስር ደቂቃ ይፈጅብናል። ከዛ በኋላ መመገብ ነው ምንጀምረው የሁላችንም አንድ ላይ አድርገን እስከምንመገብ ምናምን ድረስ ያው ግማሽ ሰዓት ይወስድብናል ማለት ነው። ያንን ከተመገብን በኋላ የምንሄድበት ቦታ ነበረን። ያው ቤቱ የርቅ ርቆን ሳይሆን ከጓደኞቻችን ጋርም ጊዜ ለማሳለፍም ስለምንፈልግ ነበረ። ምሳ ምን እንቋጥረውና ያው ቤተሰብ ጋር ፀሀይ ስለሆነ ምናምን ብለን ነበረ የምንቋጥረው ግን ምንሄድበት ቦታም ነበረን። ከዛ በኋላ ነው ተመልሰን ደሞ ክላስ የምንገባው